እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላማዊ እግዚአብሔር ለሁላችንም አስፈላጊ ነውና። ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን እንሄዳለን። ጥሩ ይላል እንግዲህ ጥሩ ሲል ምን ማለት ነው? የሚለውንና እንደዚሁም ደግሞ ጥሩ በአረፍተ ነገር ውስጥ እንግዲህ በአማርኛ ቋንቋ አረፍተ ነገር ውስጥ ሲገባ ማለት ነው የሚኖረውን ሰዋሰዋዊ መዋቅር በምሳሌዎች እያስደገፉ ማለት ነው። ማብራሪያ የምሰጥ ይሆናል አሁን ወደ ትንታኔው እንሄዳለን። እንግዲህ ጥሩ ማለት ምን ማለት ነው ስንል ጥሩ የአንድን ነገር የደረጃ ማለት የአንድን ነገር ደረጃ የምንገልጽበት ቃል ነው ማለት ነው ማለትም። የጥራት ደረጃውን ማለትም የጥራት ደረጃ ስንል። በጣም ጥሩ ጥሩ እጅግ በጣም ጥሩ እያልን ነው። እንግዲህ የአንድን ነገር የጥራት ደረጃውን ወይም ደግሞ የደህንነት ወይም ደግሞ በቃ ጥራቱን የምንገልጽበት ቃል ይሆናል ማለት ነው። ስለዚህ እንግዲህ የጥራት ስንል አሁን ለምሳሌ። ምንድን ልንል እንችላለን ተማሪ ተማሪዎቹ ራሳቸውን የቻለ እንግዲህ የራሳቸው የሆነ። እንትን ጎል አላቸው ይሄ ማለት ምንድነው? ሁሉም የተሻለ ውጤት እንዲያመጡ ፍላጎተኛ ናቸው። ነገር ግን እንግዲህ ብቃታቸው ስለሚለያይ ብቃታቸው እንግዲህ ከከፍተኛ ጀምሮ እስከ ዝቅተኛ ድረስ በደረጃ ይቀመጣሉ ማለት ነው። ስለዚህ ምናልባትም ተማሪዎች ሁሉም ከፍተኛ ደረጃ ሊያመጡ ይችላሉ ወይም ዝቅተኛ ደረጃ ወይም ደግሞ ከዝቅተኛ እስከ ከፍተኛ ደረጃ ድረስ። እንግዲህ በተገመገሙበት መስፈርት መሰረት ማለት ነው። ውጤታቸው በዚህ ልክ ሊሆን ይችላል። እና ምንድነው እንግዲህ ጥሩ ውጤት ማለትም ውጤታቸው አሁን። በጣም ከፍተኛ ያልሆነ በጣምም ዝቅተኛ ያልሆነ በቃ ለማሳረፍ ጤናማ የሆነ ግሬድ ሲያመጡ ምን እንዳድም ማለት ነው? ይሄን ነጥብ ምን እንለዋለን? ጥሩ ነው እንላለን ማለት ነው። ስለዚህ የጥራት የትምህርት የመቀበል አቅማቸው ወይም ደግሞ ሳይንሱን የተረዱበት የደረጃቸው የመረዳት አቅማቸው ጥሩ ነው ይባላል ማለት ነው። ወይም በሌላ ምሳሌ ለምሳሌ አሁን ጥሩ ነው የሚለውን። ለምሳሌ። ዘንድሮ የገቢያ አቅርቦት የገቢያ የህል አቅርቦት እንዴት ነው ቢባል ጥሩ ነው ተብሎ ቢመለስ ማለት ነው። የዘንድሮ የህል አቅርቦት እገቢ ላይ ጥሩ ነው ብዬ አረፍተ ነገር ብመሰርት ማለት ነው። እንግዲህ ይህን አቅርቦቱ ማለት ነው በአይነትና በመጠን ገቢ ያለ እያለበት ሁኔታ እህሉ በጣም ጥሩ ነው አንድም ዋጋው በጣምም ያልተሰቀለ በጣምም ያልወረደ በቃ ጤናማ የሆነ የገብያ ትስስር ፈጥሯል። ይሄሉ የገበያ ትስስር ጥሩ ነው እያልኩ ነው ማለት ነው። በሌላ መልኩም ለምሳሌ ሰሞኑን የከብት ገበያ ዋጋው እንዴት ነው ተብሎ ቢጠየቅ ወይም ደግሞ አረፍተ ነገር ቢሰራ። ምንድነው እንግዲህ የከብት የገበያ ዋጋ ጥሩ ነው ቢባልም ይሄ ማለት ምን ማለት ነው? ከብት በጣምም አልተወደደም በጣምም አልረ ከሰም ስለዚህ በቃ ጤናማ የሆነ የገበያ ስርዓት ነው ያለው ብሎ። እንግዲህ የጥራት ደረጃውን የበሬዎቹ የገበያ የሚሽሻቱበት ወይም ዋጋቸው በቃ ተመጣጣኝ ነው ማለት ነው። በጣም ውድም አይደሉም በጣም ርካሽም አይደለም ገበያ ስርዓቱ በሬዎች የሚሸጡበት ዋጋ ጥሩ ነው ማለት የተለመደና እንደዚሁም ጥሩ የሚባል ወይም ደግሞ ጤናማ የሆነ። ገበያ ነው ያለ ለማለት ነው ማለት ነው። ስለዚህ ለምሳሌ በሌላ ምሳሌም አንስተን ብናብራራው ይሄንን ሀሳብ ማለት ነው ለምሳሌ። ዘንድሮ ይሄ ማንጎ አፈራሩ እንዴት ነው ተብሎ ቢጠየቅ እንግዲህ አንድ ማንጎ ተክላለች ማለት ነው። ምናልባት እንግዲህ ይቺ ማንጎ ተክል በየጊዜው የተለያየ የፍሬ ደረጃ ልትሰጥ ትችላለች የሆነ ወቅት ላይ ትንሽ ልታፈራ ትችላለች። የሆነ ወቅት ላይ ደግሞ በብዛት ብዙ ልታፈራ ትችላለች እና። ለምሳሌ ዘንድሮ ይቺ ማንጎ አፈራሯ እንዴት ነው ተብሎ ቢጠየቅና ጥሩ ነው ቢባል። እንግዲህ ማንጓ ማለት ነው የፍሬ አያያዟ በቃ ደረጃው ወይም ጥራቷ ጥሩ ነው ማለት ነው እና ያማለት ምን ማለት ነው? በጣም ደህና በሚባል ደረጃ ብዙ ማንጎዎችን ይዛለች ማለት ነው። ስለዚህ ጥሩ ነው ሲባል የነገሮችን የጥራት ደረጃ የሚያጠይቅ እንግዲህ ምንድነው ማለት ነው ስም ገላጭ ነው ማለት ነው። ጥሩ በሬ ጥሩ በግ ጥሩ ፍየል ጥሩ። ቀን ነው ስንል አሁን ጥሩ በግ ገዛው ብል። በግ የሚለውን። ስም ማለት ነው ምንድነው ያደርገዋል ገልጾ ያሳያል ማለት ነው። እና ጥሩ የሚለው በቋንቋ ሰዋሰዋዊ ዘዬ የስም ገላጭ ይሆናል ማለት ነው። ስምንም እንግዲህ የበጉ ወይም የዚያ የስሙ ስሙን በምን አይነት ሁኔታ እንዳለ የሚገልጽ እንግዲህ የሚያብራራ ቃል ነው ማለት ነው። ጥሩ ፍየል ጥሩ በግ ጥሩ ቤት እያለ

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ማለት ነው ሰላም ለሁላችንም አስፈላጊና ጠቃሚ ነገር ትልቅ ዋጋ አለውና። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እንዲሁ እያሰማሁ። እኔ በጣም ደህና ነኝ እያልኩኝ ቃል መጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ እሰጣለሁኝ ወደ ትንታኔው እንሄዳለን። ትምህርት ይላል እንግዲህ ትምህርት ማለት ምን ማለት ነው? እንደው የትምህርትስ ጠቀሜታው እስከምን ድረስ ነው? ትምህርት መማር እንግዲህ ለሰው ልጅ ምን ያክል አስተዋጽኦ የእለት ተእለት ኑሮ ላይ ምን አይነት አስተዋጽኦ እንዳለው። በዚህ አጭር በሆነች ደቂቃ ውስጥ የራሴን እንግዲህ ትንታኔ የምሰጥ ይሆናል ማለት ነው። ወደ ትንታኔው እንሄዳለን እንግዲህ ትምህርት ስንል ምንድነው? በመደበኛ የትምህርት ቤት የትምህርት ቤት ሊሆን ይችላል ወይም ደግሞ መደበኛ ባልሆነ መልኩ። በአካባቢያችን ከምናያቸው ከምናውቃቸው እንደዚሁም ደግሞ ባገኘነው አጋጣሚ ሁሉ። ከምን ከምናያቸው ነገሮች የምንረዳቸው። እውቀቶች ወይም ደግሞ የምንረዳቸው ወይም የምናያቸው የምንገነዘባቸው እውቀት እውቀትን ነው የሚያመለክት ማለት ነው። ትምህርት ሲባል እውቀት ነው። ስለዚህ ይሄ እውቀት ደግሞ ምናልባትም አንድም መደበኛ በሆነ ትምህርት ቤት ገብተን እውቀትን ልናገኝ ልናዳብር ልናበለጽግ እንችላለን። እንግዲህ ትምህርትን ከዚህም በተለየ ሁኔታ ማለት ነው። ትምህርት ቤት ሳንገባ ማለት ነው በአካባቢያችን ከእናቶቻችን ከአባቶቻችን ከታላላቆቻችን ከታናናሾቻችንም እንደዚሁ ማለት ነው። እንዲሁም በቃ በአካባቢያችን ያለውን ተፈጥሮአዊ ሁኔታ በማየት በመገንዘብ እንግዲህ በዚያ ነገር ላይ ምንድነው የራሳችንን ትንታኔ ወይም እውቀት ወይም ደግሞ የራሳችንን አእምሮ ተጠቅመን ስለ ነገሮቹ የምንረዳበት ክህሎት ማለት ነው። እውቀት ሲባል ክህሎት። ወይም ደግሞ እንግዲህ ትምህርት ሲባል እውቀት ክህሎት የሚጠይቅ ቃል ነው ወይም ደግሞ የሚያብራራ ቃል ነው ማለት ነው ያን ማለት ምን ማለት ነው? እንግዲህ ነገሮቹን በምን አይነት ስልት መረዳት እንደምንችል የምንገልጽበት የ የአንድን ነገር የመረዳት አቅም ማለት ነው። አቅም ከህሎት እውቀት ማለት ነው። ስለዚህ ለምሳሌ አሁን። ለምንድነው መደበኛ ባልሆነ መልኩ እውቀትን እንዴት እናገኛለን ቢባል? ለምሳሌ አሁን አንድ አርሶ አደር ምንድነው በሬዎቹን ተጠቅሞ የበሬ የእርሻ የመሳሪያ እቃዎች አሉ እንግዲህ ከእርፍ እስከ እርፍ ወገን ለማረሻ ሞፈር ቀንበር እያለ የተለያዩ የማረሻ ለእርሻ አገልግሎት የሚውሉ መሳሪያዎች አሉ። እነዚህን እንግዲህ እንዴት አድርጎ አማጥኖና አዋቅሮ ከዚያ በበሬ አንገት ላይ ወይም ደግሞ በበሬ ትክሻ ላይ በመጥመድ መሬቱን እንዴት አድርጎ እንደሚያርስና እንደሚያለሰልስ እንግዲህ ይሄ አርሶ አደር ማለት ነው። መደበኛ ትምህርት ቤት ገብቶ አይደለም ይህንን እውቀት ያገኘው ወይም ይህን ክህሎት ያገኘው ስለዚህ። ይህንን እውቀት ወይም ክህሎት ያገኘው ምንድነው ከነ ከአባቶቹ ከእናቶቹ ከትውልድ ትውልድ ሲተላለፍ በመጣ እውቀት ወይም ደግሞ የእውቀት ሽግግር የተገኘ ነው ማለት ነው። እና የግዴታ እንግዲህ እውቀትን ትምህርት ቤት ብቻ ሳይሆን በአካባቢው ከሚገኙ ነገሮች ወይም ደግሞ ከቤተሰቦቻችን ከጓደኞቻችን እውቀትን በተለያየ መልኩ ልናገኝ እንደምንችል ይሄ ልዩ የሆነ እንግዲህ ምሳሌ ይሆናል ማለት ነው። ወይም ደግሞ ግልጽ አድርጎ የሚያሳይ ምሳሌ ይሆናል ማለት ነው። ወይም ለምሳሌ አሁን እንግዲህ እናቶቻችን እንግዲህ የትኛውንም አይነት ሊሆን ይችላል በዋናነት ጤፍ ጤፍ ያስፈጫሉ። ካስፈጩ በኋላ እንግዲህ ይሄንን ዱቄት ማለት ነው በወፍራሙ እንግዲህ ለሁለት ቀን ለሶስት ቀን ሊሆን ይችላል በወፍራሙ በፈላ ውሃ ይደብቱታል በወፍራም ውሃ አብክተው ይደብቱታል ከዚያ በኋላ ደግሞ ምናልባትም ከሶስት ካራት ቀናት በኋላ ደግሞ እንደገና መልሰው በሞቀ ውሃ በጣም ቀጠን አድርገው ይበርዙታል። ከዚያ በኋላ ደግሞ ምናልባትም እዚያው ቶሎ ሊሆን ይችላል ወይም ታንድ ቀን በኋላ ይህንን እንደገና ያጠሉና ቀዝቃዛ ውሃ ትንሽ በመጨመር ማለት ነው። በጣም ካቀጠኑት በኋላ እንግዲህ ሊጥ ይሆናል ያንን ሊጥ እንግዲህ ምጣድ ያግሞ ምጣድ ላይ በመቀባት እንጀራ እንግዲህ ለሰው ልጅ ህይወት የሆነውን እንጀራ ይጋግራሉ። ስለዚህ እንጀራ አሁን እህል ተፈጭቶ እንጀራ ሆኖ እስከሚወጣ ድረስ ያለውን እያንዳንዱን ሂደት። ትምህርት ቤት ሄደው ተምረው አውቀውት አይደለም። በመደበኛ ባልሆነ ከቤተሰብ ወይም ደግሞ ከአካባቢ ተምረው ወይም ደግሞ ባዩት ተገንዝበው ሲያረጉ ባዩት በተገነዘቡት ልክ እንግዲህ በዚህ ልክ እውቀት ወይም ክህሎትን ያገኛሉ ማለት ነው። በሌላ መልኩ ደግሞ እንግዲህ የተለያዩ ሳይንሶችን ምርምር የሚያስፈልጋቸውን ሳይንሶች። መደበኛ በሆነ ትምህርት ቤት ገብተው እውቀትን ይማራሉና ትምህርት ስንል አንድም በመደበኛ ሁለትም

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሠላም እንዴት አደራችሁ በማለት የከበረና ጥልቅ የሆነ የሠላምታ ድምፄን እያሰመው ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠይቁ እንሄዳለን። መናገር ይላል እንግዲህ መናገር ማለት ምን ማለት ነው? መናገርስ ለምን አስፈለገ? በመናገር የሚገኝ ነገር ምንድንነው? በሚሉ እና ሌሎችም ዋና ዋና ነጥቦችን እያነሳሁ በእነሱ ላይ የምንወያይ ይሆናል ወይም ደግሞ ማብራሪያ የማቀርብ ይሆናል ማለት ነው። ወደ ማብራሪያው እሄዳለሁኝ። እንግዲህ መናገር ሲባል ምን ማለት ነው? አንድ ሰው በውስጡ ያለውን ሐሳቡን ወይም ስሜቱን ምን ማለት ነው በንግግር በድምጽ አሰምቶ ማውጋት። ማለት ነው ማውጋት መቻል ማለት ነው። እንግዲህ ቋንቋውን እሱ የሚናገረውን ቋንቋ ተጠቅሞ ወይም ደግሞ እሷ የምትናገረውን የአፍ መፍቻ መፍቻ ቋንቋ ሊሆን ይችላል። ወይም ደግሞ እንግዲህ በሁለተኛ ደረጃ በትምህርትም ሊሆን ይችላል። ወይም ደግሞ በተለያየ አካባቢ በመሄድ ያንቋ የቋንቋውን ሰዋሰዋዊ ዘዬ ተለመደችው ምንድንነው ማለት ነው? እንግዲህ ያንን የምትናገረውን ቋንቋ ሰዋሰዋዊ ዘዬ በመቀጠል የውስጧን ስሜቷን ሐሳቧን እንደዚሁም ደግሞ ያሰበችውን ልትናገር የፈለገችውን ሙሉ ስሜቷን ሐሳቧን ማለት ነው። በንግግር በድምጽ ድምጽ እየፈጠሩ ማለት ነው። ማውጋት መቻል ማለት ነው እንግዲህ መናገር ሲባል መነጋገር ድምጽ እየፈጠሩ ሐሳብን መግለጽ መቻል ማለት ነው። ስለዚህ እኔ ለምሳሌ አሁን ይህንን አውዲዮ ማለት ነው። አንድም ቋንቋውን ስለምችል በቋንቋው የተጻፈውን ዓረፍተ ነገር ሊሆን ይችላል ወይም ቃለ መጠይቅ ማለት ነው። አነብና ጽከጽ ስለዚህ በዚያ ጥያቄ ላይ ጥያቄውን በመጀመሪያ ከተረዳሁ በኋላ ማለት ነው። አንብቤ ከተረዳሁ በኋላ በዚያ ጥያቄ ላይ እንግዲህ ያለኝን ሀሳብ ወይም ትንታኔ ድምጽ እየፈጠርኩኝ እናገራለሁ ወይም ደግሞ አብራራለሁ ማለት ነው። ስለዚህ ይሄ አሁን እየተናገርኩት ያለሁት ወይም እያብራራሁት ያለሁት ድምጽ ማለት ነው። ንግግር ይባላል ማለት ነው መናገር ነው ማለት ነው። ስለዚህ ንግግር ወይም መናገር ማለት ድምጽ እየፈጠሩ ስለ አንድ ቋንቋ በአንድን ቋንቋ ተጠቅሞ ድምጽ እየፈጠሩ ሐሳብን ስሜትን እንደዚሁም ደግሞ ሁኔታን ወይም ደግሞ ድርጊትን ወይም ደግሞ የሆነ አፈ የሆነን ድርጊት አፈጻጸምን ያንን ግልጽ በሆነ መልኩ ማለት ነው። ንግግር ማድረግ ምን ይባላል ማለት ነው? መናገር ይባላል ማለት ነው። ለምሳሌ ብዙ ሰዎች እንግዲህ ምናልባትም ስሜታቸው በጣም ቅርብ የሆኑ ሰዎች ዝም ብሎ አፋቸው መናገር መናገር የሚላቸው ሰዎች አሉ። እነዚህም ቢሆኑ ራሱ ማለት ነው። ቋንቋውን ተጠቅመው ማለት ነው ድምጽ ይፈጥሉ ያ ድምጽ ግን ምንድንነው ትርጉም ያለው መሆን አለበት። ስለዚህ ትርጉም ያለውና ድምጽ በመ በማሰማት ቋየው የተሟላ ኧረ ምን ትርጉም ያለው ዓረፍተ ነገር መመስረት በራሱ ምንድንነው ማለት ነው? መናገር ይባላል ማለት ነው። ስለዚህ እኔም ሆንኩኝ የትኛውም አይነት ቋንቋ የሚናገር አማርኛ ቋንቋም ይሁን ወይም የትኛውንም አይነት ቋንቋ የሚናገር ሰው ቋንቋውን ተጠቅሞ በድምጽ እያሰማ እንግዲህ ስለራሱ ሁኔታ ሊሆን ይችላል ስለየትኛውም አይነት ክስተት ወይም ደግሞ ስለየትኛውም አይነት ጉዳይ ትንታኔ ወይም ማብራሪያ ወይም ደግሞ ንግግር ማድረግ ምን ማለት ነው ማለት ነው መናገር ይባላል ማለት ነው። እና ብዙ ጊዜ እንግዲህ ንግግሮች እንግዲህ ከሰው ጋር ነው የሚደረጉት። ሰው የብቻውን ሆኖ መናገር ንግግር አይደረግም። ያ ማለት ምን ማለት ነው? እንግዲህ ተናጋሪው ሲነሲ ሲናገር ወይም ድምጽ እየፈጠረ ቋንቋ ሲ ሲናገር ማለት ነው። ያንን እሱ የሚናገረውን ቋንቋ ደግሞ የሚረዳለት ወይም ደግሞ የሚያዳምጥለት ሌላ አካል ያስፈልገዋል ማለት ነው። ስለዚህ ንግግር ወይም መናገር ለብቻ አይሆንም ለብቻ አይነገርም ምናልባት በጤናማ አስተሳሰብ ጤናማ ለሆነ ሰው ለብቻው አይናገርም ሐሳቡን ግል ሊያስበው ይችላል መናገር ሲባል ግን ለሰው ነው ሐሳቡን ለሰው ነው የሚገልጸው ማለት ነው። ለምሳሌ ስብሰባ ላይ ሊሆን ይችላል ስብሰባ ላይ ሲናገር የእሱን ሀሳብ ሌሎቹ እንዲጋሩት ለማድረግ ሊሆን ይችላል። የሚናገረው በስልክ ሊሆን ይችላል የሚናገር ምክንያቱም እንግዲህ ሠላምታ እያቀረበ ሊሆን ይችላል ወይም ደግሞ ስለ አንድ ርዕሰ ጉዳይ ማብራሪያ እየሰጠ ሊሆን ይችላልና መናገር ሲባል ምንድንነው? ምንም ይሁን ምን እሱ የሚናገረውን ንግግር የሚያዳምጥ ሌላ አካል መኖር እንዳለበት በዚህ እርግጠኞች መሆን መቻል አለብን ማለት ነው። ምናልባት ግን አንዳንዴ ጤናቸው የታወከ ሰዎች አሉ እነዚህ አይነት ሰዎች ዝም ብለው ያው አእምሮ ይሄ አእምሮ ሴታፓቸው ስለማይሰራ ባግ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም። ትልቅ ዋጋ አለውና ሰላም እንዴት አደራችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን በማለት ይህንን አውዲዮ ለምትከታተሉ ሁሉ መልካም ምኞቴን እየገለፅኩ ማለት ነው። እንደሚከተለው ቃለመጠይቁን በማንበብ ለቃለ መጠይቁ ማብራሪያ እሰጣለሁ ወደ ቃለ መጠይቃችን። ደመና ይላል እንግዲህ ደመና ደስ የሚል ቃል ነው። ደመና ማለት ምን ማለት ነው? የደመና መፈጠር። እንዴት ነው? ተፈጥሮ አፈጣጠሩ ደመና አፈጣጠሩ እንዴት ነው? እንደዚሁም ደመና ምን ጠቀሜታ አለው ለአንድ አካባቢ ደመና ምን ጠቀሜታ አለው? በሚሉና በሌሎቹንም ጥያቄዎች እያነሳው ማለት ነው። በእነሱ ላይ እንግዲህ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ወደ ማብራሪያችን እንሄዳለን። እንግዲህ ደመና ስንል በዋናነት እንግዲህ ውሃማ አካላት አሉ እንደ ውቅያኖስ ሀይቅ እና ሌሎችም ኩሬ። እነዚህ ውሃማ አካላት ማለት ነው። በፀሀይ ለፀሀይ ብርሃን የተጋለጡ ናቸው። ስለዚህ በፀሀይ ብርሃን ወይም ደግሞ በፀሀይ ሙቀት አማካኝነት እነዚህ ውሃማ አካላት ውሃው። ይሞቅና የሞቀ ውሃ ወደ ላይ ይተናል ማለት ነው። ሲተን እንግዲህ በነፋስ አማካኝነት በነፋስ ይነሳና ወደ ላይ በከባቢ አየር ላይ ይውላል። ከዛ በኋላ ይሄ የሞቀው ውሃ ወደ ላይ ተኖ ሲነሳ ወደ ላይ ከፍ እያለ በሄደ ቁጥር ይቀዘቅዛል ይቀዘቅዝና ምን ይሰራል ማለት ነው? ጥቃቅን አርቲክሎችን ወይም ደግሞ ጥቃቅን ቅንጣጤት ነገር ይሰራል ማለት ነው። ስለዚህ የነዚህ ሁሉ ጥርቅም ወይም እንደ አጠቃላይ የነዚህ ሁሉ ውህደት ምን ይፈጥራል ማለት ነው? ደመና ይፈጥራል ማለት ነው። እና ይሄ ደመና እንግዲህ ብዙ ጊዜ ምንድነው የፀሀይን ብርሃን ከልሎ በማስቀረት። መሬት ላይ የሚደርሰውን ሀሩራማ የሆነ የፀሀይ ሙቀት በመከላከል እንግዲህ ለምድር ላይ ተመጣጣኝ የሆነ ሙቀት ብቻ እንዲደርስ በማድረግ ትልቅ አስተዋጽኦ ያደርጋል ማለት ነው። በዋናነት ማለት ነው ከዚህም በተጨማሪ እንግዲህ ይሄ የውሃ ነጠብጣቦችን የያዘ አየር ወይም የከባፊ አየር ማለት ነው። ምን ይባላል ማለት ነው? ደመና ይባላል ማለት ነው። ስለዚህ ይሄ ደመና ማለት ነው የውሃ ነጠብጣቦችን የያዘ ነው። ከዚያ የበለጠ ከፍ እያለ ሲሄድ በጣም ይቀዘቅዝና እንግዲህ በዝናብ መልክ ደመነው የያዘውን የውሃ ነጠብጣብ በዝናብ መልክ ወደ መሬት እንግዲህ እንዲወርድ ያደርጋል ማለት ነው። ስለዚህ ደመና ምንድነው ማለት ነው? ለዝናብ መገኘው ምንጭ ነው የዝናብ መገኛ ምንጭ ነው ማለት ነው። ደመና አለ ማለት ዝናብ አለ ማለት ነው። ዝናብ አለ የምንለውም ዝናቡ እንግዲህ በደመና ተጭኖ ስለሚመጣ ማለት ነው። ስለዚህ ደመናና ዝናብ የማይነጣጠሉ ሁለት ነገሮች እንደሆኑ በዚሁ በቀላሉ መረዳት እንችላለን ማለት ነው። ስለዚህ ደመና ምናልባትም እየ የበለጠ ከፍ እያለ በሄደ ቁጥር ደግሞ ምናልባትም ከቅዝቃዜ አንፃር ማለት ነው። ወደ በረዶነት ይቀየርና በረዶ ሊፈጥር ይችላል ማለት ነው። ይሄ በረዶ ደግሞ እጅግ በጣም ሲበዛ ምንድነው ማለት ነው? አደጋ ነው ማለት ነው። ለሰው ልጅ እንደዚሁም እንደው ለአጠቃላይ ለስነ ፍጥረት። ወደ መሬት ሲወድቅ እንግዲህ ጠጠራ ጠጠር ስለሆነ እንግዲህ ጠጠራማ ስለሆነ ያገኘውን ነገር ሁሉ በመጨፍጨፍ በወዳሚነቱ የሚታወቅ ተፈጥሮአዊ ክስተት ነው። ማለት ነው። ስለዚህ ደመና ለዝናብ መፈጠር ዋና ምክንያት ነው ማለት ነው። እና እንደውም ደመና ጸባጦስ እያለ ደመናን እንግዲህ በተለያዩ ቋንቋዎች የተለያየ ትርጓሜ እየተሰጠው እንግዲህ ደመና ምን ያክል ህይወት ላለው ነገር ሁሉ ትልቅ አስተዋጽኦ እንደሚያደርግ ምክንያቱም ዘ ዝናምን ለዝናብ መፈጠር ደመና ትልቁን አስተዋጽኦ ስለሚያውል ስለሚውል ስለሚያደርግ ማለት ነው። ስለዚህ ደመና ሁላችንም ቢሆን ለጋ ደመና የበሰለ ደመና እያልን እንናገራለን ብዙ ጊዜ ይሄ ማለት ምን ማለት ነው? ለጋ ዴመና ስንል ገና እንግዲህ የያዘው የዝናብ ነጠብጣቦቹ ወይም የዝናብ ቅንጣጢቶች የውሃ ቅንጣጢቶቹ። በጣም እንግዲህ ወደ ዝናብ ተቀይረው በዝናብ መልኩ ወደ መሬት ለመውረድ ያልደረሱ ገና ለጋ ከሆኑ ለጋ ደመና እንላለን በመልኩም ስናየው ቀለሙ ራሱ ምንድነው ነጭ የሆነ ነው። ከዚያ የበሰለ ደመና ስንል ደግሞ ዲጥል ዝናቡ ሊጥል በጣም የተቃረበ አጭር ጊዜ አጭር ደቂቃዎች ናቸው የቀሩት ለማለት ነው። ደመናው በጣም በቃ ከሚገባው በላይ የዘ የውሃ ነጠብጣብን ስለያዘ ደመናው በውሃ መልክ ሊፈስ ነው ወደ መሬት ይጥል ነው ማለት ነው። እና ይሄ የበሰለ ደመና የምንለው እንግዲህ በመልኩ በጣም ጥቁር ነው የሚሆነው ያ ማለት ምንድነው? በቃ የውሃ ነጥብጣቦቹ በቃ ወደ መሬት በዝናብ መልክ ሊወርድ ምንም ደቂቃዎች ብቻ ናቸው የቀሩት እንጂ። በቃ ዝናቡ አሁን ሊጥል ነው ማለት ነው። ወይም ደግሞ ለመጣል በቃ ሬዲ የዝግጁ የሆነበት ሰዓት ነው ማለት ነው። እና የበሰለ ደመና እንለዋለን እንዲህ አይነቱን ደመና። ስለዚህ ደመና

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላመ እግዚአብሔር ይቀድማል እና ሰላም እንዴት አደራችሁ የከበረ እና ጥልቅ የሆነ የሰላምታ ድምፄን እያሰማሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን። በማለት እንግዲህ የተጠየኩትን ጥያቄ በድምጽ አሰምቼ አነብ እና የመልስ ትንታኔ የምሰጥ ይሆናል ወደ ቃለ መጠይቃችን እንሄዳለን። ትናንት ይላል ትናንት ወይም ደግሞ ትላንትም ማለት ይቻላል ዙሮ ችግር የለውም ትናንት ወይም ትላንት። ያ ማለት ምን ማለት ነው? እንግዲህ ትላንትና ማለት ትናንት ወይም ትላንት ማለት ምን ማለት ነው? ከዛሬ ቀን በፊት ያለፈው ቀን ማለት ነው ያ ማለት ምን ማለት ነው ከዛሬ በፊት ያለፈው። ቀን ማለት ሲሆን ይሄም ቀን ደግሞ እንግዲህ አስራ ሁለት አስራ ሁለት ሰዓት ቀኑን። እንደዚሁም ደግሞ አስራ ሁለት ሰዓት ደግሞ ሌሊቱን የሚያካትት ሁለቱንም። ሃያ አራት ሰዓትን በአንድ ላይ ሃያ አራት ሰዓትን የሚያካትት የግዜ እርዝማኔ ያለው እና ከዛሬ ቀን በፊት የነበረውን ትናንትናን የምናስታውስበት ይሆናል ማለት ነው። ስለዚህ ለምሳሌ ዛሬ እለቱ ማነው ማለት ነው? ቅዳሜ ነው እንግዲህ ቅዳሜ ላይ ሆኜ ትላንት ስል አርብን ነው ማለት ነው። ለምሳሌ እሁድ ላይ ሆኜ ትላንት ታልሁኝ ቅዳሜን እንዳስታውስ ያው ግድ ይላል ማለት ነው። ወይም ደግሞ ረቡዕ ረቡዕ እለት ላይ ሁኜ ትላንት ካልኩኝ በቀጥታ ማስታወስ ያለብኝ ወይም ደግሞ ቀጥታ የሚያመለክተው ማንን ነው? ማለት ነው ማክሰኞን ይሆናል ማለት ነው። ስለዚህ ትላንት ማለት ከዛሬው ቀን በፊት የነበረውን ቀን ያመለክታል ማለት ነው። ነገ ስንል ደግሞ የዚህ ተቃራኒ ይሆናል ማለት ነው ማለትም ከዛሬ ቀን በኋላ የሚመጣውን ቀን ስለሚሆን ማለት ነው። ስለዚህ ትላንት ስንል ግን ከዛሬው ቀን በፊት ያለፈውን ቀን ስለሆነ ያለፈው ቀን ደግሞ ከቅዳሜ በፊት ያለው ማነው ማለት ነው? አርብ ይሆናል ማለት ነው። ወይም ደግሞ ከማክሰኞ በፊት ያለው ቀን ማን ይሆናል ማለት ነው? ሰኞ ይሆናል ማለት ነው። እና ትላንት ስንል ወደኋላ አንድ ቀን መመለስን ያመለክታል ወይም ያጠይቃል ማለት ነው። እና ብዙ ጊዜ እንግዲህ ስለ ትላንት ስለ ትላንት ምንም ምን አትበል ትላንት አልፏልና ይባላል ያ ማለት ምን ማለት ነው? በቃ ላለፈ ነገር። ምንድነው? ላለፈ ነገር ቤት አይሰራም ላለፈ ክረምት ቤት አይሰራም ይባላል። በቃ አንዴ ያለፈ ነገር አልፏል በሰአቱ ነው መሰራት የነበረበት ስለዚህ። ያለፈ አልፏል። ዛሬን ግን በትክክል እና በእቅድህ ተመራ ነገን ደግሞ የተሻለ አድርግ ለማለት ነው። እና እንግዲህ ባለፈ ነገር ላይ በትላንትና ነገር ላይ ስንጸጸት ወይም ደግሞ ራሳችንን አልሆነ ስሜት ውስጥ በማስገባት ስለትላንትናው ከመቆርቆር ይልቅ ዛሬ ላይ። የዛሬይቱ እለት በእጃችን እና በእጃችን ያለች በመሆኗ ዛሬውኑ ሰርተን ዛሬውኑ ነገሮችን አስተካክለን ውጤታማ የምንሆንበትን መንገድ ማስተካከል ወይም መቀየስ እንጂ። ባለፈ ነገር ላይ እንግዲህ መጨነቅ ማሰብ መውጣት መውረድ በቃ አላስፈላጊ ነገሮችን ሁሉ ማሰብ ትክክል አይደለም። እንደውም ምን ይባላል? ካለፈ ወዲያ መንፈራገጥ ጀርባን መምለጥ ይባላል ምንም ትርጉም ስለሌለው ተጉዳት በስተቀር ጥቅም ስለሌለው። ትናንትና በቃ ያለፈ ነገር ስለሆነ አልፏል ኦልረዲ ምንም ትርጉም ስለሌለው ማለት ነው። ስለ ትናንት መጨነቅ እናቁም እና ስለዛሬ እናስብ ስለዛሬ እንስራ ስለዛሬ እንሁን ማለት ነው። እና ብዙ ጊዜ እንደው አንዳንዴ እንግዲህ እውቀቱ የሌላቸው ሰዎች ባለፈ ነገር ላይ በመጸጸት እንደውም ራሳቸውን እስከማጥፋት የሚደርሱ ሰዎች አሉ እነዚህ አይነት ሰዎች በጣም እውቀት ስለሚጎላቸው። እንግዲህ ልዩ አስተምሮ ያስፈልጋቸዋል ማለት ነው። እና ሁላችንም ብንሆን እንግዲህ ያለፈን ነገር በመተው ዛሬ በእጃችን ያለውን ነገር በአግባቡ በመጠቀም ውጤታማ የምንሆንበትን መንገድ ማስተካከል መቀየስ እንደዚሁም ደግሞ ማቀድ ተገቢ ነው የሚል ጠንከር ያለ መልእክት አለኝ። ለማንኛውም በዚህ አጋጣሚ ማለት ነው። ስለዚህ ትላንት ስንል። ከዛሬ ቀን በፊት የዋለውን ቀን በመሆኑ ያደግሞ ምናልባትም እንግዲህ መልሰን ልናገኘው የምንችለው ምናልባትም ሰአቱን አናገኘውም ግን እለቱን ከሳምንት በኋላ መልሰን እለቱን እናገኘዋለን ሰአቱን ግን በምንም ተአምር ቢሆን። ምክንያቱም አልፏል በቃ አለፈ በቃ ምንም ያለፈ ነገር ያለፈ ነገር ምንድነው? ይባላል አይጨበጥም ያለፈ ነገር አለፈ ነው በቃ ታለፈ ምንም ማድረግ ስለማይቻል ማለት ነው። ያለፈ ነገር ታለፈ ክረምት ቤት አይሰራም እንደሚባለው ሁሉ በቃ ስላለፈ ምንም ትርጉም የለውም ማለት ነው። ስለዚህ። ባለፈ ነገር ከመጨነቅ ይልቅ ዛሬውኑ ራሳችንን ሆነን ዛሬውኑ የምንሰራውን ስራ በመስራት ውጤታማ የምንሆንበትን መንገድ ማመቻቸት መቻል ለሁላችንም ጥሩ ነው። እና በዚህ አጋጣሚ በዚህ አይነት ሁኔታ ህይወታችሁን የምትቀርጹ ሰዎች ጥንቃቄ አርጉ

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላም እግዚአብሔር ለሁላችንም ትልቅ ዋጋ አለውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ወደቃለ መጠይቃችን እሄዳለሁ። ፕሮጀክት ይላል እንግዲህ ፕሮጀክት ማለት ምን ማለት ነው? አንድ ፕሮጀክት እንግዲህ ፕሮጀክት ነው። የሚያስብለው በውስጡ ምን ምን ነገሮችን ያካተተ ሲሆን ነው። ፕሮጀክትስ ምን አይነት አላማዎች ሊኖሩት ይችላሉ? አንድ ፕሮጀክት አላማዎቹ ምን ምን ነገሮች ሊሆኑ ይችላሉ በሚሉና በሌሎችም ርዕሰ ጉዳዮች ላይ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። እንግዲህ ፕሮጀክት ስንል ምን ማለት ነው? በአንድ በተወሰነ ጊዜ በአንድ በተወሰነ አካባቢ ለአንድ ለሆነ አላማ ማለት ነው። የሆነን አላማ ግብ ለመምታት ወይም ደግሞ ግብ ለማድረስ ምንድነው? የሆነ በገንዘብ በካፒታል ደረጃ በሰው ሀይል ደረጃ በጊዜ ደረጃ እቅድ ወጥቶለት። እንግዲህ ምን ያህል የሰው ሀይል ያስፈልገናል? ይህንን ስራ ለመስራት ምን አይነት ባለሙያ ያስፈልገናል? ስንት ባለሙያ ያስፈልገናል ምን ያህል ካፒታል ያስፈልገናል? ምን አይነት ማሽነሪ ያስፈልገናል? ምን ያህል ጊዜ ይህን ፕሮጀክት እንግዲህ ተፈጻሚ ለማድረግ ምን ያህል ጊዜ ይፈጅብናል? በሚሉና በተለያዩ እርሰ ጉዳዮች ላይ እንግዲህ የጥልቅ የሆነ ምርምር በማድረግ ማለት ነው። ታቅዶ የሚሰራና ምናልባትም እንግዲህ የዚህ ፕሮጀክት የመጨረሻ ውጤቱ ወይም ደግሞ አላማው ማለት ነው። እንግዲህ ራሱን የቻለ አላማ ሊኖረው ይችላል ያ ማለት ምናልባትም ይሄ ፕሮጀክት ማለት ነው። የሰዎችን ጤንነት የሚያስጠብቅ የጤና ተቋም ሊሆን ይችላል። ፕሮጀክቱ ወይም ደግሞ ትምህርትን በተመለከተ እንግዲህ የትምህርት አሰጣጥን ለማሻሻል ተብሎ ታስቦ የተነደፈ ፕሮጀክት ሊሆን ይችላል። ወይም ደግሞ እንግዲህ የተለያዩ ምርቶችን ወይም ደግሞ የምርት ውጤቶችን ለማሻሻል ተብሎ የተነደፈ ፕሮጀክት ሊሆን ይችላል። ዝሮ ዝሮ እንግዲህ እንደ ፕሮጀክቱ አላማ ማለት ነው የፕሮጀክቱን አላማ ለማስፈፀም በሰው ሀይል በካፒታል በጊዜ ርዝማኔ በሚወስደው የፍጆታ የጊዜ ፍጆታ ማለት ነው። እና በሌሎችም እንግዲህ ከጉዳዮች ላይ ጥልቅ የሆነ ምርምር በማድረግ። ወደ ስራ የሚገባና ምናልባትም እንግዲህ በታቀደለት ልክ ሁሉም ነገሮቹ እየተሳኩና እየተሟሉ የሚሄዱ ከሆነ ምናልባትም እንግዲህ ይሄ ፕሮጀክት ማለት ነው። የመጨረሻ ጎሉን ወይም ደግሞ ግቡን መታ ልንል እንችላለን ማለት ነው። ለምሳሌ እንግዲህ አንድ የሲሚንቶ ፋፍሪካ ለምሳሌ የሲሚንቶ ፋፍሪካ ፕሮጀክት ለምሳሌ ጂዲያውሮ ማርቆስ ላይ በፕሮጀክት ደረጃ ተነድፎ እንግዲህ ይሄንን ስራ ይሄንን ማሽን ወይም ይሄንን ኢንዱስትሪ እዚህ ለማቋቋም ማለት ነው። ምናልባትም እንግዲህ የፕሮጀክቱን ለማቋቋም በመጀመሪያ ደረጃ የሚፈጀው የካፒታል መጠን ይታወቃል እና በሀሳብ ደረጃ እንግዲህ ይጻፋል ማለት ነው። ከዛ ደግሞ ይሄንን የኢንዱስትሪ ለማቋቋም ምን ምን አይነት ማሽነሪዎች ያስፈልጋሉ? ምን ያህል ጊዜ ይፈጅብናል እንደገናም ደግሞ ምን አይነት ባለሙያዎቹ ያስፈልጉናል የሚሉትን? በጥልቀት አይተውና መርምረው ከልምድ አንፃር እንግዲህ በዚህ ልክ ከነደፉ በኋላ ምናልባትም እንግዲህ በሁሉም አሁን በጠቀስኳቸው የስራ መስኮች ሁሉ ማለትም በካፒታልም በሰው ሃይልም እንደዚሁም በማሽነሪ ደረጃም እንደገና በሚወስደው የግዜ ርዝማኔ ሁሉ ማለት ነው። ፕሮጀክቱ ተጀምሮ እስኪያርቅ ድረስ ባቀዱት ልክ ተፈጻሚ ከሆነና ከዛ በኋላ ቀጥታ እንግዲህ እነሱ ይሄ ፕሮግራሙ ወይም ደግሞ ፕሮጀክቱ በተነደፈለት ልክ በይሄ ፕሮጀክት የማቋቋሙ ስራ ካለቀ እና ከዚያ በኋላ እንደገና ተመልሶ ይሄ ኢንዱስትሪ ማለት ነው። ምናልባትም እንግዲህ ይሄንን ምርት ማለትም የሲሚንቶ ፋፍሪካ የሲሚንቶ ምርትን የማምረት ሂደት ሲጀምር ማለት ነው። ፋፍሪካው ምንድነው ማለት ነው? አላማውን ወይም ደግሞ ጎሉን መታ እንላለን ማለት ነው። ምክንያቱም በታቀደለት ልክ በታቀደለት የገንዘብ የካፒታል መጠን እና የጊዜ ርዝማኔ እንደውም የሰው ሀይል ሁሉም ነገር ያለቀና የተፈጸመ ሆኖ በቀጥታ እንግዲህ ምርት ማምረት በሚጀምርበት ሰዓት ምርት ማምረትን ስለጀመረ ወደ ፕሮጀክቱ ትክክለኛና በታቀደለት እቅድ ልክ ተፈጻሚ የሆነ ጎሉን ማለትም አላማውን የመታ ስኬታማ የሆነ ፕሮጀክት ነበር ተብሎ በዚህ ልክ ሊገለጽ ይችላል ማለት ነው። እና እንግዲህ ብዙ ጊዜ ፕሮጀክቶች ስንል የመጓታት ነገር አለ ይሄኛው ግን አሁን የሰጠሁት ምሳሌ በትክክል ተፈጻሚ ይሆናል

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ እንደ እሚከተለው ቃለ መጠይቁን አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃል መጠይቃችን እሄዳለሁ። ስልክ ይላል እንግዲህ ስልክ ማለት ምን ማለት ነው ስልክስ ለምን አገልግሎት ይውላል? የሚሉትንና ሌሎችንም እንግዲህ ከስልክ ጋር በተያያዙ የተለያዩ ሀሳቦችን እያነሳሁኝ በእነሱ ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያችን ስልክ እንግዲህ ምናልባት ሰዎችን ከሰዎች ጋር የሚያገናኝ አንዱ የቴክኖሎጂ ውጤት የሆነ መገናኛ ዘዴ ነው ማለት ነው። ሰዎችን ማለት በጣም ከአካባቢ ማለት ነው። ሁለት ሰዎች የተራራቀ ቦታ ላይ ያሉ ሰዎችን እንግዲህ በስልክ አማካኝነት በስልክ መስመራቸው በመደዋወል ማለት ነው። ሰዎችን ከሰዎች ጋር ቃል በቃል በማነጋገር ወይም ደግሞ በድምጽ ማለት ነው። በድምጽ እንግዲህ በመነጋገር ሰዎችን ማገናኘት የሚችል የዘመኑ የቴክኖሎጂ ውጤት ምን ይባላል ማለት ነው? ስልክ እንለዋለን ማለት ነው። በተለይ በተለይ አሁን ደግሞ ስልኮቹ ማለት ነው በጣም እየዘመኑ ስለመጡ። እንግዲህ በድምጽ ብቻ ሳይሆን እንግዲህ በቪዲዮ መልኩም ሰዎችን እንግዲህ እሚናገሩትን በድምጽ በመናገር ብቻ ሳይሆን በአካል ራሱ ምን እየሰሩ ምን እያደረጉ እንደሆነ በቀጥታ በቪዲዮ መልኩ ራሱ መነጋገር የሚቻልበት ዘመን ላይ ተደርሷል ማለት ነው። ማለትም በጣም ሩቅና ሩቅ ሆነው ያሉ አካላትን ቪዲዮ ኮሊንግ በማድረግ ማለትም የቪዲዮ ጥሪ በማድረግ ስልኩን ማለት ነው። በተለይ እነዚህ ስማርት ፎን እሚባሉት እነዚህ ስልኮች ማለት ነው። ቪዲዮ ኮል በማድረግ እንግዲህ የምንገናኛቸው ወይም ደግሞ የምናዋራቸው ሰዎች ምን እየሰሩ እንደሆነ ምን እያደረጉ እንደሆነ? ምን አይነት ልብስ እንደለበሱ ጤንነታቸው እንዴት እንደሆነ ሁሉን ነገር እያንዳንዱን ነገር እንቅስቃሴያቸውን ሁሉ። በአይናችን እያየን ልክ እንደዚህ እንደ በቀጥታ አብረውን እንዳሉ አስመስሎ ስልካችን ላይ እንግዲህ የራስ እያንዳንዳቸውን ሰዎች እንቅስቃሴ እያየን ማለት ነው። የምናደርገው የስልክ ግንኙነት ወይም ደግሞ መገናኛ ዘዴ ሆኗል ማለት ነው። በተለይ እነዚህ ምንድነው? የቪዲዮ ኮሊንግ ወይም ደግሞ የቪዲዮ ጥሪዎች በተለይ አሁን አሁን ቅርብ ሰዓት የመጡ ናቸው። ዙሮ ዙሮ ግን ማንኛውም ሰው ቢሆን ማለት ነው። ዳታ እንግዲህ በመሙላት ምንድነው? ኢንተርኔት ላይ በማገናኘት እንግዲህ ሰዎችን በቀጥታ ማለት ነው። በድምጽ ብቻ ሳይሆን በቀጥታ የሚሰሩትን ስራ ምንድን ልብስ ለብሰው እንደሆነ ምን አይነት ቦታ አካባቢ እንደሆኑ? አይን በአይን እያየናቸው እንግዲህ ከድምጽ በተጨማሪ በአይናችን እያየናቸው የምናወራ የምንነጋገር ወይም ደግሞ ሀሳባችንን የምንገልጽ ይሆናል ማለት ነው። እና እንግዲህ ስልክ ሲባል በዚህ ልክ ነው። ጠቀሜታው በዋናነት ስልክ እንግዲህ ምንድነው ማለት ነው? እንደው ጠቅለል ስናደርገው ስልክ ዘመኑ ያፈራቸው የቴክኖሎጂ የመገናኛ ዘዴዎች ናቸው ማለት ነው። ሰዎችን የተራራቁ ሰዎችን በድምጽም እንደዚሁም ደግሞ በክሊፕ መልክ ማለት ነው። በቪዲዮ መልክ ምን እየሰሩ ምን እያደረጉ ምን ለብሰው በቃ ያሉበትን ሁኔታ እንደ አጠቃላይ በአይናችን እያየነ በጀሯችን እያዳመጥን በአይናችን እያየነ። የነሱን እንግዲህ እስተሰዎች ጋር ግንኙነት የምንፈጥርበት በጣም በአጭር ጊዜ ማለት ነው። በጣም ረጅም ርቀት በጣም ሩቅ ርቀት ያሉ ሰዎችን በቀጥታ በአይን እየተያየን የምናደርግበት የስልክ ግንኙነት ማለትም የመገናኛ መንገድ ወይም ዘዴ ነው ማለት ነው። እና በተለይ እንዴት አይነት የቪዲዮ ማለትም በአካል እየተያየን የምናደርገው። የስልክ ግንኙነት ሁሉም ስልኮች አያደርጉም እነዚህ ስማርትፎን የሚባሉት ናቸው እነሱን ተጠቅመን ነው እንግዲህ እንደዚህ አይነት ጥሪ እምናደርገው። ሌሎቹ ስልኮች ግን በቀጥታ ዝምብሎ የድምጽ ግንኙነት ብቻ ማድረግ ይቻላል ማለት ነው። እና ስልኮች እንግዲህ በዚህ ልክ የተለያዩ ጠቀሜታዎችን ወይም አገልግሎቶችን የሚሰጡበ መሆናቸው እንደው ሁላችንም ብንሆን ማለት ነው። የቻልነውን አቅም አድርገን ስልክ እየገዛን እንግዲህ እምንፈልገውን ሰው በአጭር ጊዜ ውስጥ በምንፈልገው ቦታ ላይ በቃ ሰዎችን እየተገናኘን ሰላምታ መቀያየር እንችላለን መልእክትም መጋራት እንችላለን ማለት ነው። እንግዲህ ይሄ ስልክ መምጣቱ የሰው ልጅ ብዙ ችግር እንደው ቀርፏል ማለት ይቻላል ያ ማለት ምንድነው? ብዙ መንገድ ርቀት ሄደን መልእክት እናደርስ የነበረው

እሺ እንግዲህ እንደተለመደው ከምንም በፊት ሰላም እግዚአብሔር ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እንደየአካባቢው ምናልባትም ሰዓቱ ጠዋትም ቀንም ምሽትም ሊሆን ስለሚችል ማለት ነው። በዚህ ልክ ታሳቢ በማድረግ ሰላማዊ እግዚአብሔርን ለሁላችሁ እየተመኘሁ ወደ ቃለ መጠይቁ የምህድ ይሆናል ማለት ነው ቃለመጠይቁን በድምጽ አሰምቼ በማንበብ የምጀምር ይሆናል። ቃለመጠይቁ መጠይቁ አመሰግናለሁ ይላል እኔም እንዲሁ አመሰግናለሁ እንግዲህ አመሰግናለሁ ማለት ምን ማለት ነው? ብለን ብናይና አመሰግናለሁ ብለንስ የምንጠቀመው ይህንን ቃል የምንናገረው ወይም የምንጠቀመው በምን አይነት ሁኔታ ጊዜ ነው በሚሉና ሌሎችንም ርዕሶች እንግዲህ እያነሳሁኝ ማለት ነው። ማብራሪያ የምሰጥ ይሆናል ወደ ማብራሪያው እንሄዳለን። እንግዲህ አመሰግናለሁ የሚለው ቃል እጅግ በጣም ደስ የሚልና ምናልባትም እንግዲህ ስለተደረገልን ነገር ወይም ደግሞ እንግዲህ በሀሳብም ሊሆን ይችላል ወይም ደግሞ በእርዳታም ሊሆን ይችላል ብቻ በየትኛውም መንገድ ስለተደረገልን እርዳታ እኛ እንግዲህ ሰዎችን ለማመስገን ወይም ደግሞ ክብር ለመስጠት የምንጠቀመው ቃል ምንድነው ማለት ነው? አመሰግናለሁ ስለተደረገልኝ ነገር ሁሉ አመሰግናለሁ በማለት እንግዲህ ለሰዎች ያለንን ፍቅር ትህትና እንደዚሁም ደግሞ ክብር ማለት ነው በዚህ ልክ እንገልጻለን ማለት ነው። እንግዲህ ለምሳሌ አሁን እኔ የሆነ ስራ እየሰራሁኝ ነው ምናልባትም ያን ስራ ስሰራ በጣም ደክሞኝ ሊሆን ይችላል ስለዚህ አንድ ሰው እኔ እንደደከመኝ ያንን ስራ ለመስጠት እንደደከመኝ ያይና ወይ ይረዳና መጥቶ ያንን ስራ ሊያግዘኝ ይችላል ማለት ነው። ስለዚህ ያንን ስራ ሲያግዘኝ ምን እላለሁኝ? የመጨረሻ ላይ አመሰግናለሁ ወንድም እለዋለሁ ያ ማለት ምን ማለት ነው? ቢባል ስላደረክልኝ እርዳታ ስላደረክልኝ ድጋፍ እጅግ በጣም አመሰግንሃለሁ አከብርሃለሁ እወድሃለሁ የሚልና እንደዚሁም ትህትናን ፍቅርን የሚገልጽ ቃል ነው ማለት ነው። ወይም ለምሳሌ እንግዲህ አመሰግንሃለሁ ሲባል ለምሳሌ አሁን እኛ እንግዲህ ሁሌም ቢሆን ማለት ነው። በህይወታችን ውስጥ የተለያዩ ነገሮች ያልፋሉ ይመጣሉ እና ያልፋሉ ብዙ ነገሮች ናቸው እንግዲህ የሚንፀባረቁብን ማለትም መከራዎች አሉ ደስታዎች አሉ መከራዎች አሉ ደስታዎች አሉ ነገር ግን ሁሉንም ነገር ተቋቁመን ማለት ነው። ዛሬ በህይወት እንደዚህ ኑረን እንግዲህ ሁሉን ነገር ተሁሉንም ነገር ተቋቁመን በህይወት አለን ዛሬ ስለዚህ ምንድነው ይሄንን ሁሉ ችለን እንድናልፍ እንድናሳልፍ ያደረገን ፈጣሪ እግዚአብሔር እስከሆነ ድረስ ሁሌም ማለት ነው እንግዲህ ከመኝታችን ስንነሳ ስላደረክልኝ ነገር ሁሉ አመሰግናለሁ እንላለን ለፈጣሪያችን ይሄ ማለት ምን ማለት ነው? መከራውንም ሁሉንም ፈተናውን ሁሉ አሳልፈህ በዚህ ሰዓት እንግዲህ በሰላም በጤና በዚህ ልክ ስላቆየኝ ስላቆምከኝ እንግዲህ ለዚህ እምሰጥህ ነገር ምንም ነገር ባይኖርም እንኳን በምስጋና አንተን ምስጋና መቸር ግድ ይለኛልና አመሰግንሃለሁ በማለት እንግዲህ ለጌታችን ያለንን ፍቅርና ትህትና ወይም ደግሞ ያለነን ስጦታ ምስጋና ብቻ ነውና በዚህ ልክ እንግዲህ አመሰግናለሁ ብለን እንገልጻለን ማለት ነው። በሌላ መልኩም እንግዲህ በየትኛውም አይነት የስራ እንቅስቃሴያችን ላይ ሊሆን ይችላል። ምንድ ነው ለሰዎች የሆነ ነገር ስንሰራላቸው ለሰዎች የሆነ ነገር ስናግዛቸው ሰዎችን እንግዲህ ምናልባት በሀሳብ ደረጃ በጣም ተጨናንቀው ያሉ ሰዎችን የመፍትሄ ሀሳብ ስንገልጽላቸው ስናሳውቃቸው በዚህ ጊዜ ሁሉ እነዚህ ሰዎች ምን ይላሉ ማለት ነው። አመሰግናለሁ የሚሉ እሄንን እንግዲህ የትህትና የአክብሮት እንደዚሁም ደግሞ የፍቅር መገለጫ የሆነውን ቃል ማለት ነው። በተደጋጋሚ ሰዎች እንግዲህ ሲገልጹት ሲናገሩት እንሰማለን እና አመሰግንሃለሁ የሚለው ከተደረገልን መልካም ነገር ጋር በማያያዝ ምንድነው ማለት ነው? ከተደረገልን በጎ ወይም ደግሞ መልካም ተግባር ጋር በማያያዝ ለሰዎች የምንሰጠውን ርህሩህነት ፍቅር ሰላም መመኘትን ነው ማለት ነው። አመሰግንሃለሁ ሲባል ልክ በዚህ ልክ መረዳት አለብን ማለት ነው። ሁላችንም እና ሌላ ምንም አዲስ ነገር አይደለም እንደተደረገልን መልካም ነገር ለተደረገልን ጥሩ ነገር ለተደረገልን የሚያስደስት ነገር ማለት ነው። እኛ ደግሞ እንዲሁ ምንም በገንዘብ ሊሆን ይችላል ወይም በጉልበት ማገዝ ባንችል እንኳን በምስጋና ደረጃ ግን አመሰግናለሁ ማለት በቃ የተለመደ ጤናማ የሆነ መግባቢያ ነው ማለት ነው። እንደ ቋንቋችን እንደ አማርኛ ቋንቋ ስርዓት

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት አላችሁ? በማለት እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በማለት እንግዲህ የተከበረ የሰላምታ ድምፄን እያሰመውኝ ማለት ነው ቃለ መጠይቁን እንደሚከተለው በማንበብ ለቃለ መጠይቁ መልስ የምሰጥ ይሆናል፤ ወደ ቃለ መጠይቃችን እዳለሁ ሀላፊ ይላል እንግዲህ ሀላፊ ማለት ምን ማለት ነው? በሚል ርዕሰ ጉዳይ ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ወደ ማብራሪያው ሀላፊ ማለት ጠፊ፣ ቀሪ ማለት ነው እንግዲህ ጠፊ ወይም ደግሞ ቀሪ ወይም ደግሞ ሀላፊ ስንል በቃ የማይቀጥል ማለትም ቀጣይነት የሌለው ነገር ማለት ነው። ስለዚህ ሀላፊ በተለይ በተለያዩ ቋንቋዎች እንግዲህ ይሄ ሀላፊ የሚለውን ቃል ቦታ መስጠት እንደሌለብን ይነገራል። ለምሳሌ በልሳነ ግእዝ በግእዝ ቋንቋ ማለት ነው አሃዌ ይጣፍቅርው ለአለም አለሙኒ ሀላፊ ንብረቱኒ ሀላፊ እስመ ቁሉ ሀላፊ ወጡ ይላል። እንግዲህ በጣም ነው የሚገርመው በጣም የሚገርም ቃል ነው ሁሉም ነገር ሀላፊ፣ ጠፊ ነው። የማያልፈውና የማይጠፋው አንድ እንግዲህ አንድ ፈጣሪ ብቻ ነው። ይላል እንግዲህ መጽሐፉ ነው እንደዚህ የሚለን ስለዚህ ምንድን ማለት ነው ሀላፊ ስንል ሁሉም ነገር ለተወሰነ ጊዜ ሊያብብ፣ ሊደምቅ፣ ሊያምርበት ይችላል እንጂ እንግዲህ ማማራችን፣ ውበታችን፣ ድምቀታችን ሁሉ በጊዜ ጊዜ ያጠፋዋል፤ ጊዜ ያሳልፈዋል፤ በጊዜ መሰረት ሁሉም ነገር ይቀራል ማለት ነው። ለምሳሌ ይሄንን እንግዲህ የተለያዩ ምሳሌዎችን እያነሳሁ ራሱ ማብራሪያ መስጠት እችላለሁኝ ለምሳሌ የዛሬ አስር አመት የነበሩ ነገሮች ሁሉ በዚያው አልቀጠሉም ጠፍተዋል፣ አልፈዋል ማለት ነው። ያ ማለት ምን ማለት ነው ለምሳሌ እኔ እንኳን የማስታውሰው የዛሬ አስር አመት አካባቢ እንግዲህ ከተማችን ደብረ ማርቆስ ላይ የነበሩ ታላላቅ ሰዎች ነበሩ። እነዚህ ሰዎች ሁሉ ምንድን ናቸው? ምን ሆኑ ማለት ነው? ሀላፊ ሆኑ ሞቱ፣ ጠፉ ማለት ነው ሌላም እንደዚሁ ለምሳሌ የዛሬ አስር አመት እንግዲህ ደብረ ማርቆስ ከተማችን እጅግ በጣም በሚያምር ስነ ተፈጥሮ ውስጥ ነበረች። በጫካው በጫካው ውስጥ የነበሩ የዱር እንስሳት በጣም የሚገርሙ የሚገርሙ ነበር እና ዛሬ ግን እንስሳቱም ጠፉ ጫካውም ጠፋ እንግዲህ ጫካው ሲመነጠር በዚያው ውስጥ ይኖሩ የነበሩ እንስሳትም በዚያው ልክ በቃ ተባረሩ ተሰደዱ ማለት ነው። ጠፉ ስለዚህ ሀላፊ ሲባል ጠፊ ማለት ነው። ይሄም ማለት ምንድነው እንግዲህ እነዚህ እንዲያልፍ የሚያደርገው ነገር በዋናነት እንግዲህ ጊዜ ነው ማለት ነው። ጊዜ ጊዜን መስረት አድርገው ነገሮች ሁሉ ያልፋሉ፣ ይጠፋሉ፣ ይወድማሉ ማለት ነው። እና ሀላፊ ስንል በዚህ ልክ እንግዲህ ነገሮች ሁሉ ሀላፊ የሰው ልጅ እራሱ ሀላፊ ነው። እኔ ለምሳሌ የዛሬ ምናምን አመት ተወለድኩኝ ከዛሬ አስራ ሰላሳ አመት በፊት ተወለድኩኝ እስካሁን ድረስ ኖርኩኝ በዚች አለም ማለት ነው። ነገ እንግዲህ ነገ ከነገ ወዲያ ይሄ እንግዲህ በዚች ምድር ላይ እንድንሆን የተፈቀደበትን ጊዜ ይኖርና ከዚያ በኋላ በሞት እለያለሁ ወይም እጠፋለሁ ማለት ነው። ስለዚህ ሀላፊ ነኝ እኔም ማለት ነው። ለዚች አለም እኔም ሀላፊ ነኝ ይች አለም እራሷ ሀላፊ ናት ማለት ነው። ሀላፊ ሲባል እንግዲህ በዚህ ልክ መረዳት መቻል አለብን ማለት ነው። በሌላ መልኩም ሀላፊ ስንል ምናልባትም የነገሩ ማነው ለአንድ ድርጅት ወይም ለአንድ ተቋም የቅርብ ተጠሪ ማለትም ይሆናል ማለት ነው። ይሄ ማለት ምን ማለት ነው የዩኒቨርሲቲው ሀላፊ ማነው ቢባል እንግዲህ የዩኒቨርሲቲው ፕሬዝዳንት እያልን ነው የዩኒቨርሲቲው ወይም ደግሞ የትምህርት ክፍሉ ሀላፊ ማነው ቢባል ትምህርት የትምህርት ክፍሉ የመጀመሪያ ተጠሪ እያልን ነው ማለት ነው እና ሀላፊ የሚለውን ቃል እንግዲህ በተለያዩ የተለያየ ትርጉም ሊኖረው ስለሚችል በሚገባበት አረፍተ ነገር እንደ አገባባዊ ፍቺ ትርጉሙ በዚሁ ልክ ሊለያይ ይችላል ማለት ነው። እና አንድም ሀላፊ ማለት ጠፊ፣ ቀሪ ማለት ሲሆን በሌላ መልኩም ሀላፊ ሲባል ደግሞ የቅርብ ጠጠሪ ማለት ነው ወይም ደግሞ ትልቅ ሀላፊነት የያዘ አካል ማለት ነው። ለምሳሌ የደብረ ማርቆስ ከተማ ሀላፊ ማነው ቢባል እንግዲህ ማነው ከንቲቦው ማለት ነው። ይሄ ከንቲባው ደግሞ እንግዲህ ኤከሌ በማለት ያው ሀላፊነቱን የተሸከመውን አካል ስም በመጥራት ሀላፊነቱን በእሱ የተሰጠ በመሆኑ ስሙን በመጥቀስ እሱ ይሆናል ማለት ነው እና ሀላፊ ሲባል ለምሳሌ በቤት ደረጃም የዚህ ቤት ሀላፊ ተጠሪ ማነው ሀላፊ ማለት ተጠሪው ወይም ደግሞ ሙሉ ሀላፊነት ያለው አካል ማለት ነው እና ለምሳሌ አሁን የትምህርት ክፍለ ሀላፊ ማነው ቢባል እኔ የትምህርት ክፍል ሀላፊ እኔ ራሴ ስለሆንኩ እኔ ራሴ ነኝ እላለሁኝ ማለት ነው

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ማለት ነው። ሰላመ እግዚአብሔር ይቀድማልና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እንደየአካባቢው ሰዓት ማለት ነው የሰዓት አቆጣጠር። ይህንን በመሰለ መልኩ የሰላምታ ድምፄን በማሰማት። ቃለ መጠየቁን መጠይቁ እንደሚከተለው አነብና ለቃለ መጠይቁ መልስ እሰጣለሁ ወደ ቃለ መጠይቃችን እሄዳለሁ። አመት ይላል እንግዲህ አመት ስንል ምን ማለታችን ነው? አንድ አመት ሁለት አመት ሶስት አመት እያልን እንግዲህ ያው የምንገልጽበት ሁኔታ ይኖራል። ዞሮ ዞሮ አመት ስንል ምን ማለታችን ነው? አመትስ እንግዲህ አንድ አመት የምንለው ምን ያክል የጊዜ እርዝማኔ ያለውን ነው? በማለት እና ሌሎቹንም ከአመት ጋር በተያዙ ሌላ ልዩ ልዩ ማብራሪያዎችን በመስጠት። በዚህ እርስ ላይ ያለኝን አጠቃላይ ትንታኔ የማቀርብ ይሆናል ማለት ነው ወደ ማብራሪያው እሄዳለሁኝ። ስለዚህ አመት ማለት እንግዲህ አንድ አመት ስንል ምን ማለታችን ነው? አመት ማለት አስራ ሁለት ወራትን አካቶ የሚይዝ የጊዜ እርዝማኔ ማለት ነው። እንግዲህ አንድ አመት የምንለው በዋናነት ማለት ነው። አስራ ሁለት ወራትን እና እንደዚሁም ደግሞ እንደአስፈላጊነቱ አምስት ወይም ስድስት ቀናትን አብሮ በተጨማሪነት ይይዛል አንድ አመት ለማለት። ስለዚህ እነዚህን ወራት በአንድ ላይ አካቶ የያዘ የጊዜ ርዝማኔ አመት እንለዋለን ማለት ነው። ስለዚህ አመቱ ምናልባትም እንደ አካባቢያችን ዘመነ ዓመተ ማርቆስ ዓመተ ሉቃስ ዓመተ ዮሐንስ እየተባለ አመቱ በዚህ መልኩ በአራት አይነት አመት ሊገለጽ ይችላል። ዓመተ ማርቆስ ዘመነ ማርቆስ ማለት ነው ዘመነ ሉቃስ ዓመተ ሉቃስ ማለት ነው። እንደዚሁም ዘመነ ዮሐንስ ዓመተ ዮሐንስ ማለት ነው። እንደዚሁም ደግሞ ዘመነ ማቴዎስ ወይም ደግሞ ዓመተ ማቴዎስ እየተባለ ይገለጻል ማለት ነው። አመት ማለት ዘመን ማለት ስለሆነ ማለት ነው። ስለዚህ አመት ስንል ዘመን ማለታችን ነው። ዘመን ስንል ደግሞ አንድ ዘመን ሁለት ዘመን እንላለን ስለዚህ ዘመንም እንበለው አመትም እንበለው ሁለቱም ስለሚያግባባን ማለት ነው። በዋናነት እንግዲህ አስራ ሁለት ወራትን የያዘ የጊዜ እርዝማኔ የጊዜ እርዝማኔን የሚሸፍን አንድ አመት እንለዋለን ማለት ነው። እንግዲህ በመጀመሪያ ደረጃ አንድ ቀን አስራ ሁለት ሰዓት አለ እንትን ሃያ አራት ሰዓት አለው። ይሄ አንዱ ቀን ደግሞ አንድ ወር የምንለው ደግሞ ሰላሳ ቀናት አሉት እነዚህ ሰላሳ ቀናት በአንድ ላይ ተደምረው ደግሞ አንድ ወር ይባላል። እንደገና ይሄ አንድ ወር ደግሞ ወራት ደግሞ ተደምረው አስራ ሁለት ወር ሲሞሉ ማለት ነው። አመት ይሆናል ማለት ነው። ወይም አንድ አመት ይሆናል ማለት ነው። ስለዚህ አመት ስንል ከሙሉ አመቱ ዞሮ የሚገኝበት አንድ አመት የምንለው አንዱ ቀን ተመልሶ ዙሮ የሚመጣበት የጊዜ እርዝማኔ ማለት ነው። ስለዚህ አመት አመቱ የሰላም የፍቅር የደስታ ይሁንላችሁ ይባላል ያ ማለት ምን ማለት ነው? እንግዲህ የጀመርነው አመት እንደዚሁ ሁላችንም ቢሆን በደስታ በፍቅር በደስታ የምናሳልፈው ጊዜ እንዲሆን ሰዎቹ የሚመኙልን መልካም ምኞት ይሆናል ማለት ነው። እና እንግዲህ አመት አመት ስንል በዚህ ልክ ሀሳቡን ከተረዳነ በኋላ ምናልባትም እንግዲህ አመትን መቁጠር የጀመርነው እንደየአካባቢው የሚለያይ ቢሆንም እኛ በኢትዮ ኢትዮጵያውያን ዓመተ ምህረትና ዓመተ ፍዳ እያልን በሁለት እንከፍላቸዋለን። በእርግጥ በዋናነት ዓመተ ፍዳ የምንለው ከጌታችን ከኢየሱስ ክርስቶስ ልደት በፊት የነበረውን የጊዜ እርዝማኔ። ዓመተ አለም እንለዋለን ወይም ዓመተ ፍዳ እንለዋለን እንደገና ደግሞ ከጌታችን ልደት ጀምሮ እስካሁን ያለውን ጊዜ ደግሞ ዓመተ ምህረት እንለዋለን ማለት ነው። ዓመተ ፍዳ እና ዓመተ ምህረት በአንድ ላይ ሆነው ደግሞ ዓመተ አለም ይባላሉ ማለት ነው። ምክንያቱም አለም ከተፈጠረች ጊዜ ጀምሮ ያለውን ጊዜ ስለሚያመላክት ማለት ነው። ስለዚህ ለምሳሌ ዓመተ ምህረት ብለን መቁጠር ከጀመርን ጀምሮ እኛ ለምሳሌ ዛሬ ሁለት ሺህ አስራ ስምንት አመት ሆኖናል ማለት ነው። ከዛ ዓመተ ምህረት ብለን ከመቁጠራችን በፊት የነበረው ደግሞ አምስት ሺህ አምስት መቶ ዓመተ ፍዳ የዘመን ጊዜ እርዝማኔ ነበር። ማለት ነው። ስለዚህ ከዚህ አምስት ሺህ አምስት መቶ ከዚህ ሁለት ሺህ አስራ ስምንት በአንድ ላይ ሰባት ሺህ አምስት መቶ አስራ ስምንት አመት አለም ሆኖናል ማለት ነው። አሁን እንግዲህ አለም ከተፈጠረች አምስት ሺህ አምስት መቶ አስራ ስምንት ዓመተ አለም ሆኗታል ማለት ነው። አለም ከተፈጠረች በእኛ በተለይ በኢትዮጵያዊያን የቀን አቆጣጠር መሰረት ማለት ነው። ምናልባት በሌሎቹ የቀን አቆጣጠር ደግሞ

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ማለት ነው ሰላመ እግዚአብሔር ይቀድማልና ሰላም እንዴት አላችሁ እንዴት ናችሁ ደህና አደራችሁ ደህና ዋላችሁ ሰላም ዋላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለ መጠይቁን እንደሚከተለው በማንበብ ለቃል መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ቡና ይላል እንግዲህ ቡና ማለት ምን ማለት ነው? ቡናስ። ምን ጠቀሜታ ለሰው ልጅ ይሰጣል? በሚልና ሌሎቹንም ርዕሰ ጉዳዮች እያነሳው በእነሱ ላይ ማብራሪያ የምንሰጥ ይሆናል ማለት ነው። ወደ ትንታኔው እንሔዳለን። እንግዲህ ቡና ከተለያዩ የዱር ፍራፍሬ አይነቶች አንዱ ነው ነገር ግን ዛሬ በምርምር የተለያዩ ምርምሮች ከተካሄዱበት በኋላ። ቡና ምናልባትም ለሰው ልጅ በጣም ጠቃሚ የሆነና ካፊን የሚባል አነቃቂ ንጥረ ነገር ስላለው እንግዲህ ቡናን እንግዲህ በመጠቀም ማለት ነው። የሰው ልጅ ከተለያዩ ድብርት ነገሮች ነፃ እንዲሆንና ስራውን በተቀላጠፈ ሁኔታ እንዲሰራ ስለሚያግዝ ማለት ነው። ቡና እንግዲህ በምግብነት የሚያገለግል ማለትም በትኩስ ትኩስ የመጠጥ አይነት ሆኖ እንደው ቢያንስ በቀን አንዳንድ ስኒ ሰው እንዲወስድ ብዙ ጊዜ ይመከራል ማለት ነው። እና ይሄው ቡና ማለት ነው የዱር ፍራፍሬ ቢሆንም አሁን እንግዲህ የጓሮ አትክልት ሆኗል ማለት ነው። በተለይ እንደ ኢትዮጵያና ብራዚል አይነት ሀገሮች እንግዲህ ራሳቸውን የሀገር ውስጥ ፍጆታ ከማዋል አልፎ ወደ ውጭ ኤክስፖርት በማድረግ ትልቅ የሆነ የንዋይ ፍሰት ያውላል ማለት ነው። ወይም ደግሞ ወደ ውጭ ኤክስፖርት በማድረግ የዶላር ምንጭ እየሆነ መጥቷል ማለት ነው። እና ኢትዮጵያም በዚህ በኩል እንግዲህ የታደለች ናት። በተለይ የኢትዮጵያ የአየር ፀባይ እና እንደዚሁም የአፈሩ ለምነት ለቡና ተክል ወይም ችግኝ ማለት ነው። ምቹ ሁኔታን ስለሚፈጥር ቡና በአብዛኛው የሀገሪቱ ክልል ማለት ነው በብዛት የሚበቅልና እንደዚሁም ደግሞ የተሻለ ምርት የሚሰጥ መሆኑ ይኸው ግልጽ ነው ይታወቃል። ስለዚህ በዚህ መልኩ እንግዲህ የተመረተ ቡና ማለት ነው የሀገር ውስጥ ፍጆታን ሸፍኖ እንደውም ወደ ውጭ ኤክስፖርት በመደረግ ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ቡና ሁላችንም ቢሆን ማለት ነው በቀን እንግዲህ አንዳንድ ስኒ ቡና በመውሰድ አንድም ራሳችንን ከድብርት ነፃ መሆን አለብን ስራችንንም ቀልጠፍ አድርገን እንድንሰራ ያግዘናል ያበረታታናል። ምክንያቱም የተለያዩ በተለይ ካፊን የሚባል ንጥረ ነገር አለው ተብሎ ስለሚታሰብ ማለት ነው። ይሄ ደግሞ አነቃቂ በመሆኑ ስራችንን በቃ ምንም ድክመት ሳይሰማን ማለትም የምንም አይነት የድብርት ስሜት የሳይሰማን ስራችንን ቀልጠፍ አድርገን እንድንሰራ ብዙ ጊዜ ስለሚያግዘን ስለዚህ ይሄን ቡና ሳይበዛ መጠቀሙ ጥሩ ነው። እላለሁኝ ከበዛ ግን ሌላ ሳይድ ኢፌክት ወይም ደግሞ የሌላ የጎንዮሽ ጉዳት ሊኖረው ስለሚችል በአግባቡ መጠቀሙ ጥሩ ነው። በተለይ በተለይ አሁን ጊዜ ማለት ነው ተማሪዎች እንግዲህ ጥናት ለማጥናት ወይም ደግሞ ለረጅም ጊዜ እንግዲህ የተለያዩ ሳይንሳዊ የምርምር ጽሁፎችን ፈተና ሲደርስባቸው ማለት ነው። የተለያዩ ጽሁፎችን ለማንበብ ወይም መጽሐፍትን ለማንበብ ማለት ነው ቡና ይጠቀማሉ እና ቡና ምን ያክል አነቃቂ እንደሆነና ምን ያክል ደግሞ እንቅልፍ እንደማያስመጣ በዚሁ እንግዲህ መረዳት ይቻላል ማለት ነው። በቀላሉ እና። ቡና እንግዲህ በዚህ ልክ ጠቀሜታ ያለው ያንድ በሌላ በኩል ደግሞ የሀገርን ኢኮኖሚ በማሳደግ በኩል ማለትም ወደ ውጭ ኤክስፖርት በማድረግ የገቢ ምንጭ። በመሆን መልኩም ይህን የመሰለ ጠቀሜታና አገልግሎት ይሰጣል ማለት ነው። ለአንድ ሀገር። በሌላ መልኩም እንግዲህ ሁላችንም ስራችንን ቀልጠፍ ባለ ሁኔታ እንድንሰራ አነቃቂ ስለሆነ እሱን በመጠቀም። ምንድነው? ስራችንን በጥሩ ሁኔታ እንድንሰራ ያስችላል ማለት ነው ይሄም ሌላው ጠቀሜታ ነው ማለት ነው የቡና ጠቀሜታ ነው ማለት ነው። በሌላ መልኩም እንግዲህ ቡና ማለት ነው። ማህበራዊ ህይወትን ያደምቃል። ደስ ያሰኛል ማለት። እንግዲህ ብዙ ጊዜ ጎረቤቶቻችን ጋር ሊሆን ይችላል ወይም ደግሞ ከዘመዶቻችን ጋር ስንገናኝ ማለት ነው። ቡና ይፈላ ነው የሚባለው ስለዚህ ቡና ይፈላል ስለዚህ ይሄ ቡና እየተፈላ ቡና እየተጠጣ። ምንድነው? ሳቅ ጨዋታ ደስታ ፈገግታ ነው የሚሆነው ያ ማለት ምንድነው? ማህበራዊ ህይወትን ያበለጽጋል ያሳድጋል ማለት ነው። ስለዚህ ቡና በዚህ በኩልም የተለየ አስተዋጽኦ ያደርጋል ማለት ነው። ለአንድ ማህበረሰብ ስለዚህ። ቡና በተለይ በአሁኑ ሰዓት ደግሞ በዋናነት የኢትዮጵያ ቡና ከአለም አቀፋዊ እውቅና እያገኘ በተለይ በአውሮፓ በአሜሪካ ትልቅ እንግዲህ አስተዋጽኦ እያደረገ ነው። በጣም ተወዳጅነትን አግኝቷል የኢትዮጵያ ቡና ማለት ነው። እና ይሄን ቡና እየጠጣችሁ በዚህ አጋጣሚ እንድትዝናኑ መልእክቴን አስተላልፏል

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም እግዚአብሔር ትልቅ ቦታ አለውና በመጀመሪያ ደረጃ ማለት ነው ሰላም እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት ማለት ነው። ቃለ መጠይቁ እንደሚከተለው አነብና ለቃለ መጠየቁ የመልስ ትንታኔ ማብራሪያ የምሰጥ ይሆናል። ማለት ነው። ስለዚህ ወደ ቃል መጠይቆ ያለው ሙቀት ይላል። ሙቀት ማለት ምን ማለት ነው? በሚለውና እንደዚሁም የነገሮቹንም እውቀት እንዴት መረዳት እንደምንችለው በዚሁ ጥልቅ የሆነ ማብራሪያ የምትሰጥ ይሆናል። ማለት ነው ወደ ማብራሪያችን እኔዳለን እንግዲህ ሙቀት ስንል ምንድነው? ከየሙቀት ምንጩ ፀሀይ ሊሆን ይችላል። ወይም ደግሞ እንግዲህ እሳት ሊሆን ይችላል። የኤሌክትሪክ ሊሆን ይችላል። ወይም ደግሞ ፍም ሊሆን ይችላል። ዞሮ ዞሮ ነገሮቹ እንግዲህ ለሙቀት ሲጋለጡ ማለት ነው። ነገሮቹ የተሰሩበት ራሱን የቻለ ምን አላቸው? ማለት ነው ቅንጣጢት ፓርቲክል አሏቸው ማለት ነው። እነዚህ ቅንጣጢቶቹ ምን ያደርጋ? ማለት ነው ሙቀስ ሲሰማቸው በጣም ይርገበገባሉ። ማለት ነው ስለዚህ ሙቀት ስንል የነገሮቹ የመርገብገብ መጠን ወይም ደረጃ ማለት ይሆናል። ማለት ነው ለምሳሌ በጣም የሞቀ ብረት ምን ይሆናል። ወደ እንትን በጣም የሞቀ ብረት ሲሞቅ ብረቱ ሲግል ማለት ነው ሞቀ ማለት ጋለ ማለት ነው። የግለት ደረጃው ወይም የሙቀት ደረጃው ማለት ነው እና ሲቆል ምንድነው? ብረቱን የገነቡት ወይም የሰሩት እንትኖቹ ፓርቲክሎቹ ወይም ቅንጣቲቶቹ ምን ይሆናሉ? ማለት ነው በጣም ይርገበገባሉ። ስለዚህ ሲርገበገቡ ደግሞ እያንዳንዳቸው ቅንጣጢት ማለት ነው። የፈጠሩት ትስስር ይበጠሳል ወይም ይላላል። ማለት ነው ስለዚህ ሲበጠስ ወይም ሲላላ ምን ይሆናሉ? ማለት ነው በነጻነት ይርገበገባሉ ወይም ይቀሳቀሳሉ። ማለት ነው የበለጠ እየጋለ ለሲሄድ እንግዲህ እነዚህ የተሰሰሰራቸው ስለሚበጣጠስ ፈሳሽ ይሆናል። ማለት ነው እና ነገሮቹ የተሳሰሩበት ሀይል መበጠስ ማለት ነው። ሙቀት የመቀን እንግዲህ የሙቀት ሙቀት ስንል የነገሮቹ የመርገብ ገብ መጠን ነው። እንግዲህ የመርገብ መጠናቸው ከፍተኛ ሆነ ማለት የተሰሰሰራቸው ተሰበረ ማለት ነው ትሰስራቸው ተሰበረ ካልን ደግሞ እንግዲህ ሪጅድ ነገር ከመሆን ይልቅ ወደ ምን ይሆናሉ ማለት ነው ወደ ፈሳሽነት ጥጥር ከመሆን ይልቅ ወደ ፈሳሽነት ይቀየራሉ። ማለት ነው እና ሙቀቱ ከፍተኛ ነው ሙቀቱ ዝቅተኛ ነው እንላለን። ያ ማለት ምንድነው? እንግዲህ የዚህ የሙቀቱ ምንጭ ምናልባትም ከሰል በፍም ሊሆን ይችላል። ወይም ደግሞ የኤሌክትሪክ ሀይል ሊሆን ይችላል። ወይም ደግሞ የፀሀይ ብርሃን የፀሀይ ሃሮር ሊሆን ይችላል ማለት ነው። እና ዞሮ ዞሮ የሙቀት ምንጩ ምንም ይሁን ምን ነገሮቹ ላይ ይሄ ሙቀት ሲያልፍ ግን ያ ነገሩ የተሰራበት ቅንጣጢት የመርገብገብ መጠን ምን እንለዋለን? ማለት ነው ሙቀት እንለዋለን። ማለት ነው ለምሳሌ እኛን እንግዲህ ሲያመን ብዙ ጊዜ ሰዎች ስንታመም ማለት ነው። በተለያዩ እንግዲህ በሽታ አምጭ ተዋሲያን ስንጠቃ ስንጠብቃ ሰውነታችን በጣም ይሞቃል። ያተኩሰናል። ያ ማለት በቃ መስራት የሚገባውን የተለያዩ የሰውነት ክፍሎቻችን መስራት የሚገባቸውን ስራ ያቆማሉ። ማለት ነው። ማለት? ሙሉ በሙሉ ሳይሆን በከፊል ያቆማሉ። የዛኔ ምንድነው? ሰውነታችንን ሁሉ መቋቋሚያ ያቅተናን በጣም ይፈጀናል እንዲያቃጥለናል ስለዚህም አንዱ የሙቀት ምንጭ ይሆናል። ማት ነው እንግዲህ እነዚህ በሽታ አምጭ ተዋሲያን ወደ ሰውነታችን በመግባት ሰውነታችን የተለያዩ የሰውነት ክፍሎቻችን ትክክለኛ ስራቸውን እንዳይሰሩ ስራቸውን በማወክ እኛ ላይ የተለያየ በሽታ እንዲፈጠር የሚያደርጉ ተዋስያን በዚህ አጋጣሚ ሙቀት እንዲፈጠር ያደርጋሉ። ማለት ነው ማለ? በሁለቱ መካከል ግጭት ይፈጠራል። በዚህ ግጭት ምክንያት ማለት ነው ሙቀት ይፈጠራል። ይሄ ሙቀት ደግሞ እኛን ሰላማችንን ይነሳናል። ማለት ነው። ስለዚህ ስለዚህ እኛም እንግዲህ ይሄንን ሙቀታችንን ወደ ህክምና ቦታ ስንሄዱ ኡ ምን ያህል? ምን ያህል አተኩሶታል? ምናምን ብለው ሀኪሞቹ የሙቀት መጠናችንን እንግዲህ የተለያዩ የሙቀት መለኪያ መሳሪያዎች አሉ። ማለት እንደ ቴርሞሜትር አይነት ነገር ማሳያዎች አሉ እነሱን በመጠቀም ማለት ነው ምን ያክል? ከጤናማ የሙቀት መጠን እንደ አሻቅቦ እንደወጣ ሙቀታችን በዚህ አይለኩና እንግዲህ እንደአስፈላጊነቱ ፈጠን ብለው የሚቻላቸውን ያክል እርዳታ ለማድረግ በዚህ ልክ እንግዲህ እነሱ ዝግጁ ሆነው ስራ ይሰራሉ። ማለት ነውና ሙቀት ስንል የነገሮቹ ነገሮቹ የተሰሩበት ቅንጣቲቶች የመርገብገብ መጠን ይሆናል። ማለት ነው እና ብዙ ጊዜ እንግዲህ ለምሳሌ ብረትን በቀላሉ በፈለግነው ቅርጽ እና ዲዛይን ለማጠፍ ወይም ደግሞ በፈለግነው ቅርጽ እንዲታጠፍልን ምንናደርገዋለን እናሞቀዋለን እናግለዋለን ማለት ነው። የዚህን ጊዜ ይሄን ብረት የገነቡት ማቴሪያሎቹ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ይቀድማልና ሰላም እንዴት አላችሁ በማለት እኔ እግዚአብሔር ይመስገን በጣም ደህና ነኝ እያልኩኝ ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃል መጠይቃችን እሄዳለሁ። ይቅርታ ይላል በጣም ደስ ይላል ቃሉን ራሱ እንዲሁ ሲሰሙት ለሰው ቀላል ሊመስል ይችላል እንጂ ከበድ ያለ ቃል ነው ደስ የሚልና ከበድ ያለ ክብደት ያለው ቃል ነው ይሄ ማለት ምንድነው? ክብደት ያለው ስል ተሸክመነው ሳይሆን እንደው ይሄንን ቃል በተግባር ለሚፈጽመው ሰው ትልቅና እንግዲህ በጣም አስተዋይ ሰው ነው ማለት ይቻላል። እንግዲህ ይቅርታ ማለት። ምን ማለት ነው ብለን ትርጉሙን ስናይ እንግዲህ አንድ ሰው ሆን ብሎ ሊሆን ይችላል ወይም ደግሞ በማወቅ ወይም ባለማወቅ ሊሆን ይችላል። አንድን ሰው ሊያስቀይም ይችላል አንድ ሰው አንድን ሰው ስለዚህ ሊያስቀይም ሊበድል ሊያስከፋ ወይም ደግሞ ሌላ እንደው አላስፈላጊ ተጸኖ ሊያሳድርበት ይችላል። ከዚያ ምን ሊል ይችላል ማለት ነው። ይሄ ሰው ምናልባትም እንግዲህ ይሄንን ድርጊት የፈጸመው አንድም ስሜታዊ ሆኖ ሁለቱም ደግሞ በቃ ባሉባልታ ወሬ በሰሙ ሰሙሽ ወይም ደግሞ ዝም ብሎ እንግዲህ ሰክሮም ሊሆን ይችላል። ብቻ ራሱ እንግዲህ በዚያ ያን ሁኔታ የሚገልጽበት ራሱ ይሆናል ማለትም እንግዲህ እንደዛ ድርጊት እንዲፈጽም ያስገደደው ነገር ብዙ አይነት ምክንያቶች ሊኖሩ ይችላሉ። አሁን በገለፅኩት መልኩ ከዚያም ውጪ ሌላ ምክንያቶችም ሊሆኑ ይችላሉ። ዞሮ ዞሮ እንግዲህ አንድ ሰው አንድን ሰው ታስቀየመ በኋላ ማለት ነው። ያን ሰው ማስቀየሙ ስህተት መስሎ ከታየው እንዳስቀየመው ከታወቀው እንደዚህ አድርጎ ማስቀየሙን ትክክል አለመሆኑን ይረዳና። ምን ይላል ማለት ነው? እንግዲህ ስለበደለው በደል ስላጠፋው ጥፋት ወይም ደግሞ ስላስቀየመው ማስቀየም ማለት ነው። ይሄድና እንግዲህ እንደአስፈላጊነቱ ከእግሩ ከአንገቱ ዘቅዘቅ ደፋ ብሎ ከጉልበቱ በርከክ ብሎ ወንድሜ ወይም አባቴ ወይም አጎቴ ወይም አክስቴ ወይም ብቻ በሚጠራ በሚጠራበት የሰውየውን ስም አጠራር ጠርቶ ማለት ነው። እንግዲህ ይሄንን በማወቅ ወይም ባለማወቅ ነው እና ይሄን ጥፋት ወይም ደግሞ ይሄን በደል ያደረስኩብህ ይቅርታ ይቅር በለኝ ከዛሬ ጀምሮ ይቅር በለኝ ብሎ ይጠይቋል ማለት ነው። ያ ማለትም ማለት ነው በደልን ቂምን ወይም ደግሞ ተንኮልን። ትቼዋለሁ ረስቼዋለሁ አጥፍቻለሁ አስወግጃለሁ ከዚህ በኋላ በአንድ ልቦና በአንድ ንጽህና በቃ እንደቀድሞ ሰላማዊ የሆነ ኑሮ ለመኖር። ወይም ደግሞ ካንተ ጋር ያለኝን ፍቅር የበለጠ በማሳደግና በማዳበር ጤናማ የሆነ የ ኑሮ ግንኙነት እንዲኖረን እፈልጋለሁ በማለት። እንግዲህ የውስጥ ፍቅሩን የሚገልጽበት ካለው ማለት ነው። ልክ በዚህ ልክ ማለት ነው። ምን ይለዋል ማለት ነው ይቅርታ ይጠይቀዋል ማለት ነው። ስለዚህ ይሄ ሶሪ ይሄ ይቅርታ የሚጥይቀው አካል ማለት ነው። በዚህ ልክ ይቅርታ ሲጠይቀው ያም እንግዲህ ይቅርታውን ይቀበልና እንግዲህ ከተለያዩ እንግዲህ ቂም በቀል ሴራዎች ሁሉ ነፃ የሚሆንበትና እንደዚሁ እንደቀድሟቸው ሰላማዊ ኑሮ የሚኖሩበትን ሁኔታ ይፈጥራሉ ማለት ነው። ስለዚህ ይሄ ደግሞ እጅግ በጣም የሚገርም ነው ማለትም እንግዲህ ይሄንን ውሳኔ ሲወስን ማለት ነው። በቃ ጀግንነት ነው ማለትም ደስ ይላል በቃ ማለት የሰይጣንን ክፉ ሴራ ተረድቶታል ማለት ነው። ሆን ብሎ ነው እንግዲህ ሰይጣን ሊያጣላቸው ነበር እና በዚህ ምክንያት የሁለቱም ክፍተት እንግዲህ በቀላሉ በመፍታት ማለት ነው። ወደ ቀድሞ ጤናማ የሆነ ኑሯቸው ይመለሳሉ ማለት ነው። ስለዚህ ሁላችንም ብንሆን እንግዲህ በዚህ አጋጣሚ ማለት ነው ከተጣላናቸው ሰዎች ጋራ ወይም ደግሞ ከተኮራረፍናቸው ሰዎች ጋር ወይም ከተቀያየምን ሰዎች ጋራ ወይም ደግሞ የተቀያየምን ሰዎች እንደ አጠቃላይ ማለት ነው። ከጎረቤቶቻችን ጋር ሊሆን ይችላል ከቅርብ ዘመዶቻችን ጋራም ሊሆን ይችላል ወይም ደግሞ ከስራ ባልደረቦቻችን ጋር ሊሆን ይችላል ተቀያይመን ያለነው። ወይም ደግሞ እንግዲህ በሆነ አጋጣሚ ከበ በቃ በአንድ ቀንም ሊሆን ይችላል ወይም በሁለት ቀን በነበረን ግንኙነት ከሰዎች ጋር ተቀያይመን ሊሆን ይችላልና። መቀያየማችን መጥፎ ነውና ከዚህ መቀያየም ሁላችንም ነፃ ሆነና ይቅርታ በመይቅር በእንተ እግዚአብሔር ወይም ደግሞ ይቅርታ በመደራረግ ሰላማዊና ጤናማ የሆነ ኑሮ እንድንኖር በዚህ አጋጣሚ ጠንክር ያለና። እንደው ጠንከር ያለ መልእክት አዘል አስተያየቴን በዚህ አጋጣሚ መግለጽ ወይም ደግሞ ማስተላለፍ እፈልጋለሁ። ደቂቃ ስላለቀብኝ ነው አመሰግናለሁ

እሺ አመሰግናለሁ እንግዲህ ሰላመ እግዚአብሔር ለሁላችንም ወሳኝ ነገር ነውና ከምንም በፊት ሰላመ እግዚአብሔርን በማስቀደም። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የከበረ የሰላምታ ድምፄን እያሰማሁ ማለት ነው። ቃለመጠይቁን እንደሚከተለው በድምጽ አሰምቼ በማንበብ እ ቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቁ እሄዳለሁ። እንኳን ደህና መጡ ይላል እንኳን ደህና መጡ። እንግዲህ እንኳን ደህና መጡ የሚለውን ስናየው አረፍተ ነገር ያልሆነ የቃላት ስብስብ ነው ሀረግ ይባላል። እንግዲህ ይሄ በአማርኛ ቋንቋ። ራሱን የቻለ መልእክት ወይም ትርጉም አለው ይሄ ማለት ማለት ነው። እንኳን ደህና መጡ ስንል ብዙ ጊዜ እንግዲህ የተለያዩ የመንግስት ተቋማት ሊሆኑ ይችላሉ ወይም ደግሞ የግለሰብ ተቋማት ማህበረሰብን እንግዲህ በተለያየ መልኩ የሚያገለግሉ ተቋማት ናቸው። እነዚያ ተቋማት ላይ እበርዎቻቸው ላይ መግቢያ በራቸው ላይ እንኳን ደህና መጡ የሚል ጽሁፍ ተጽፎ እናገኛለን ማለት ነው። ስለዚህ ወደዚያ ድርጅት ወይም ወደዚያ ተቋም ስንሄድ ጉዳይ ለማስፈፀም ነው የምንሄደው። ለሁሉም ሰው እንግዲህ ይነበብ ዘንዳ ማለት ነው። በተለይ የ ያጻጻፍ ስልት ማለት ነው እና በተለየ ቀለም ሆኖ እንኳን ደህና መጡ የሚል ጽሁፍ እንግዲህ እዚያ በሩ ላይ ይቀመጥልናል ማለት ነው። ስለዚህ ያን ጽሁፍ ማለት መልእክቱ ምን ማለት ነው ማለት ነው። ይሄ ሰው ማለት ነው ወደዚህ ወደዚህ ተቋም እኛ ወደምንሄድበት ተቋም እንኳን በደህና መጣችሁ። ምንም ችግር ሳይገጥማችሁ በሰላም መምጣታችንን የሚገልጽና እንደዚሁም ደግሞ መልካም የሆነ ምኞትን መግለጫ ነው ማለት ነው። ማለትም ወደዚያ መምጣታችን ወይም መሄዳችን ማለት ነው። ያን ተቋሙን ወይም ድርጅቱን ምን ያህል ደስተኛ መሆኑን ለመግለጽ ሲፈልግ ማለት ነው። እንኳን ደህና መጡ በማለት እንግዲህ በአክብሮት ደስተኝነቱን ይገልጽልናል ማለት ነው። ለምሳሌ በሌላ መልኩም ለምሳሌ አሁን እንግዲህ። ቱሪስት ማለት እንግዲህ ከቦታ ቦታ እየተንቀሳቀሱ ታሪካዊ የሆኑ ቦታዎችን በመጎብኘት ደስ የሚሉ ቦታዎችን ሁሉ በማየት በቃ ህይወታቸውን የሚያሳልፉ ደስ ብሏቸው ጊዜያቸውን የሚያሳልፉ ሰዎች ናቸው። ቱሪስት ማለት ስለዚህ። እነዚህ ቱሪስቶች እንግዲህ ወደተለያዩ ቦታዎች ነገሮችን የታሪካዊ ቦታዎችን ለማየት ሲሄዱ ለዚያ ለአካባቢው ወይም ለድርጅቱ ማለት ነው። እንግዲህ ያንን ሲያውቅ የሚከፍሉት ክፍያ አለ ስለዚህ። የሚያስጎበኛቸው ደግሞ ራሱን የቻለ ባለሙያ አለ ስለዚህ ምንድነው? አንድም ለራሱ ሲል የእነሱ የቱሪስቶች የገቢ ምንጭ ስለሆኑ ማለት ነው። ምን ይላቸዋል ገና ሲቀበላቸው እንኳን ደህና መጣችሁ እንኳን ደህና መጡ ይላል። ማለት ነው ማለትም እነዚያ ከሌላ ከሩቅ ቦታ የመጡ ሰዎችን እንግዲህ አካባቢውን አያውቁትም ዘመድ የላቸውም ወገን የላቸውም። ነገር ግን ምንድነው? የነሱ አመጣጥ ታሪካዊ የሆነ ቦታን በማየት በቃ ረጅም ጊዜ በመውሰድ ማለትነው ደስታ የደስታ ጊዜ እንዲያሳልፉ ስለፈለጉ ነው። እና እነዚህን ሰዎች እንግዲህ ያንን የሚያስጎበኛቸው ቱሪዝሙን ቦታውን የሚያስጎበኛቸው አካል ምን ይላቸዋል በመጀመሪያ ደረጃ። ወደዛ ቦታ መሄዳቸውን ወይም መምጣታቸውን ደስተኛ ለመሆኑ ለመግለጽ ለመግለጽ ማለት ነው። እንኳን ደህና መጡ ይላቸዋል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ምንም ችግር ሳይደርስባችሁ እንኳን ደህና መጣችሁ። በመምጣታችሁ ደስተኛ ነን ደስ ብሎናል የሚለውን መልእክት ለማስተላለፍ ማለት ነው። ስለዚህ እንደው በአጠቃላይ ማለት ነው። እንግዲህ እንኳን ደህና መጣችሁ ሲባሉ ለምሳሌ ለምሳሌ እኔ አሁን። ከደብረ ማርቆስ ወደ አዲስ አበባ ስሄድ እንግዲህ ጠዋት መኪና ወደ መኪናው ስገባ እንኳን ደህና መጣችሁ እንባላለን ማለት ነው። እንደገና እዚያም ደግሞ እንግዲህ አዲስ አበባ ገና በሩ የአዲስ አበባን ክልል ስንገባ። በትልቁ በጽሁፍ በትልቁ ጽሁፍ ማለት ነው እንኳን ደህና መጣችሁ የሚል ጽሁፍ እናያለን። ያ ማለት እንግዲህ ወደ አዲስ አበባ መሄዳችን ለአዲስ አበባ ነዋሪ መልካም ነገር ስለሆነ የእኛን ወደዚያ መሄድ እነሱ ደስተኛ መሆናቸውን ለመግለጽ የሚጠቀሙበት ቃል ነው ማለት ነው። ይሄ እንደ አንድ ሀገር እንደ ከተማ ነው። እንደ ግለሰብም እንግዲህ ለምሳሌ ሩቅ ቦታ ያለ ዘመዳችን እንግዲህ በሆነ ሰዓት ሳናስበው ሊሆን ይችላል ወይም አስበነው ነው ሊሆን ይችላል። ከች ሲል ቤታችን ምን እንላለን? እንኳን ደህና መጣህ እንኳን ደህና መጣችሁ እንኳን ደህና መጡ እንላለን ማለት ነው። ይሄ ማለት ምን ማለት ነው? ወደዚህ ወደ እኛ መምጣታቸው የነሱ ወደ እኛ መምጣት ምን ያክል እኛን ውስጣችንን እንዳስደሰተን ምን ያክል ደስታ በውስጣችን እንደተሞላ ምን ያክል በቃ በእነሱ መምጣት እኛ የተሰማን ደስታ ትልቅ እንደሆነ ለመግለጽ ስንፈልግ እንኳን ደህና መጡ እንላለን ማለት ነው። እና ቃሉ ትልቅ ነው ደስ ይላል

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር መቅደም አለበትና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን በዚህ ልክ እያስደመጥኩ ማለት ነው። ቃለመጠይቁን በንባብ አሰማና ለቃለመጠይቁ ማብራሪያ ወይም ትንታኔ የምንሰጥ ይሆናል ማለት ነው። ወደ ቃለመጠይቁ ማንበብ እሄዳለሁ። ስልጠና ይላል። ደስ ይላል እንግዲህ ስልጠና ማለት ምን ማለት ነው? ስልጠናስ ለምን አስፈለገ? ስልጠናስ እንዴት ይሰጣል? በሚሉና በተለያዩ እንግዲህ ስልጠናን በተ ከስልጠና ጋር በተያያዙ የተለያዩ ሀሳቦችን በማንሳት ሀሳቤን የማብራራ ይሆናል ማለት ነው። ወደ ማብራሪው እንሄዳለን። እንግዲህ ስልጠና ሲባል ረጃጅም ስልጠና አለ አጫጭር ስልጠና አለ ረጅም ስልጠና ምንለው? እንግዲህ ረጅም ጊዜና እቅድ ተይዞለት በዚያ የጊዜ ርዝማኔ ውስጥ የሚሰጥ ትምህርት ሲሆን አጭር ስልጠና የምንለው ደግሞ ምናልባትም በአንድ ቀን ውስጥ ወይም በሰአታት ውስጥ ወይም በሳምንታት ውስጥ ብቻ ስልጠናው ተሰጥቶ የሚያልቅ ሊሆን ይችላል። ማለት ነውና ስልጠና ረጅም ስልጠና አለ አጭር ስልጠና አለ ማለት ነው። በዋናነት ግን እንግዲህ ስልጠና ስንል ምን ማለታችን ነው ብንል? እንግዲህ በአንድ ርዕሰ ጉዳይ ላይ ብቁ የሆነ ሰው ይኖራል ይሄ በአንድ ርዕሰ ጉዳይ ላይ ብቁ የሆነ ሰው የራሱን ችሎታ ክህሎቱን እውቀቱን ልምዱን ለሌሎቹ ለማሳወቅ እንግዲህ ጊዜና አቅዶ በቦታ በጊዜ እቅድ ይዞ ማለት ነው። ትምህርቱን ችሎታውን ክህሎቱን ብቃቱን ልምዱን ለሌሎቹ ማካፈል መቻል ለሌሎቹ ትምህርት መስጠት መቻል ማለት ነው። ስለዚህ ይህንን እውቀቱን ችሎታውን ብቃቱን ወይም ደግሞ ልምዱን ነገሮችን የመረዳት ልምዱን ለሌሎቹ ሲያጋራ ማለት ነው። ይህንን ስልጠና የወሰዱ ሰዎች ሁሉ ደግሞ ምንድነው? በስራ አፈጻጸማቸው እጅግ በጣም የተሻለና እንደዚሁም ቀልጣፎች በስራ ስራን በጥራት የሚሰሩ ይሆናሉ ተብሎ ስለሚገመት ማለት ነው። ስልጠና ሁሉም ሰው በየትምህርት መስኩ ወይም ደግሞ በሰለጠነበት ወይም ደግሞ በሚሰራበት የሙያ ዘርፍ ሁሉም ባለሙያ ማለት ነው ስልጠና መውሰድ እንዳለበት። እንግዲህ ብዙዎቻችን ያው እናምንበታለን እንደዚሁም ይመከራል ማለት ነው። በሀገር ደረጃም እንደ ግለሰብ ደረጃም ስልጠና አስፈላጊነቱ እስከዚህ ድረስ ነው። ማለትም የተሻለ እውቀትና ልምድ ወይም ደግሞ የተሻለ የመረዳት አቅሙ የተሻለ የሚባል ሰው ሲኖር ከእሱ እንግዲህ እውቀቱን ክህሎቱን እንደዚሁም ልምዱን ለማወቅ ለመጋራት ወይም ደግሞ ለመማር ማለት ነው። በተለያየ ጊዜ የተለያዩ ስልጠናዎች የስልጠና መድረኮች እየተዘጋጁ ማለት ነው። ስለ አንድ ርዕሰ ጉዳይ ጥልቅ የሆነ ትንታኔና ማብራሪያ የሚሰጥ ይሆናል ማለት ነው። ስለዚህ ይህንን ማብራሪያ የሚሰጠው ወይም ደግሞ ይህንን ትንታኔ ወይም ስልጠናውን የሚሰጠው አካል አሰልጣኝ ሲባል ስልጠናውን የሚወስዱት ደግሞ ሰልጣኞች ይባላሉ። እንደ አጠቃላይ እንግዲህ በአሰልጣኞች እና በአሰልጣኙ መካከል ያለው ስያሜ ደግሞ ስልጠና ተብሎ ይጠራል ማለት ነው። እና በዋናነት እንግዲህ ስልጠና ስንል አንድ ግለሰብ በአንድ የተወሰነ ሙያ ላይ እንግዲህ ሙያዎቹ ሊለያዩ ይችላሉ እንደየ ሙያ ዘርፋቸው ይለያያሉ። ወይም ደግሞ በአንድ በተወሰነ ተግባር ላይ ወይም ደግሞ በአንዱ በተወሰነ ሀላፊነት ላይ ማለት ነው። ሰውየው በእውቀቱ በትምህርቱ በልምዱ ያካበተውን ሁሉ ማለት ነው። እዚያ ያለውን እውቀቱን ሁሉ ለሌሎቹ በክህሎቶቹን ማለት ነው። በማጋራት እንግዲህ ይህንን እውቀቱን እንደሌሎቹ በመስጠት በማጋራት ወይም ደግሞ በማስተማር የሚገለጽ ትምህርት ወይም ስልጠና ነው ማለት ነው። ስለዚህ ሁላችንም ብንሆን በየ በተማርንበት የስራ መስክ ራሳችን ብቻችንን ብቁ ስላልሆነ በተለያየ ጊዜ የተለያዩ አጫጭር እና ረዣዥም ስልጠናዎችን በመውሰድ ወይም በመካፈል ማለት ነው። በስራችን ውጤታማና ጥራት ያለው ስራ ለመስራት ስለሚያስችለን ወይም ስለሚያበቃን ማለት ነው። ሁላችንም ስልጠና ላይ ልዩ ትኩረት ሰጠነ የተለያዩ ስልጠናዎችን መሰልጠን እንዳለብን ያው ይታመናል ማለት ነው። በዋናነት እንደውም አንዳንዴ ምንድነው የሚባለው? የትምህርት የእድገት ደረጃ እንኳን ሲመጣ ራሱ ምን ምን ስልጠናዎችን ተሳትፋሀል የሚል አይነት እንደ ይሄ ማለት የጥራት የመመዘኛ ደረጃ ራሱ ስልጠና አንድ መስፈርት ሆኖ መምጣቱን እንግዲህ ግልጽ ያደርጋል ማለት ነው። እና ስልጠና ምን ያክል ለአንድ ሰው ለአንድ ግለሰብ መልካም ነገር እንደሆነ ለስራው ውጤታማ ለመሆኑ መልካም ነገር በመሆኑ ስልጠና

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን በማሰማት ማለት ነው ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ የመልስ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠይቃችን አዎ ይላል እንግዲህ ቃለ መጠይቁ አዎ በማለት ነው የተሰጠኝ ማለት ነው። አዎ ማለት ህ በመጀመሪያ ምን ማለት ነው? ስንል እንግዲህ የነገሮችን በአንድ በሆነ እርሰ ጉዳይ ላይ የሚነሳን ጥያቄ በአወንታዊ መልኩ መቀበልን መስማማትን ወይም ደግሞ ነገሮችን ማጽደቅን የሚያመለክት ቃል ነው ማለት ነው። ለምሳሌ ምሳ በላህ ተብዬ ብጠየቅ አዎ አልሁ ማለት ምሳ መብላቴን እያረጋገጡሁ ነው ማለት ነው። መስማማቴን ነው እንግዲህ በልቻለሁ ብዬ እያስማማሁ ነው እየተስማማሁ ነው ማለት ነው። በሀሳቡ ወይም ደግሞ አሁን እንወጣ ተብዬ አሁን ወደ ከተማ እንሂድ ተብሎ ብጠ ብጠ ተብዬ ብጠየቅ? አዎ እንሂድ አልኩሁ ማለት በቃ በዚህ ጥያቄ ወይም በዚህ ሀሳብ ላይ ወደ ከተማ ለመውጣት መስማማት መቻሌን የሚገልጽ ቃል ነው ማለት ነው። እና አዎ ማለት ምን ማለት ነው? በአጭሩ በአንድ በተወሰነ ሀሳብ ላይ ወይም ጥያቄ ሊሆን ይችላል በዚህ ሀሳብ ወይም ጥያቄ ላይ ማለት ነው። እኔ ስምምነት መፍጠሬን ወይም ደግሞ መስማማት መቻሌን በአዎንታዊ መልኩ የምገልጽበት ቃል ምን ይሆናል? ማለት ነው አዎ ይሆናል ማለት ነው። ይህንንም እንግዲህ የተለያዩ ምሳሌዎችን እያነሳሁኝ ግልጽ ባደርገው ጥሩ ይመስለኛል። እንግዲህ አባቶች ምን ይላሉ ነገር በምሳሌ ጠጅ በብርሌ ያምራል እንደሚሉት ሁሉ። ሀሳቤን ማለት ነው የተደያዩ ምሳሌዎችን አስቼ ሳብራራ በዚያ ልክ እንግዲህ በቀላሉ ይሄን አውዲዮ የሚከታተል ሰው ሁሉ በቀላሉ ሀሳቡን መረዳት ስለሚያስችለው እኔም ምሳሌዎችን ማንሳት ጥሩ መስሎ ስለታየኝ ነው። ለምሳሌ ነገ ማክሰኞ ነው ብዬ ልጠይቅ እችላለሁኝ። ስለዚህ ዛሬ ለምሳሌ ቀኑ ማነው? ቅዳሜ ነው ስለዚህ ነገ ማክሰኞ ነው ብዬ ብጠይቅ አይደለም ይሆናል ማለት ነው ስለዚህ አልተስማማንም ማለት ነው አዎ የሚል መልስ የለውም ማለት ነው። ነገር ግን ነገ እሁድ ነው እንዴ ብዬ ብጠይቅ አዎ ይሆናል ማለት ነው። ወይም እንደዚህ ተብዬ ነገ ሁሉ እንዲህ ብሎ ሰው ቢጠይቀኝ አዎ እላለሁ ማለት ነው ይሄ ማለት ምን ማለት ነው? ነገ እሁ ነገ እለቱ እሁድ መሆኑን ወይም አለመሆኑን ለማረጋገጥ እሄ ሰው በዚህ ቃለ መጠይቅ ጠይቆኛል ከዚያ በኋላ ደግሞ እሁድ መሆኑን እኔ ሳረጋግጥ አዎ የሚል መልስ ከሰጠሁት እንግዲህ ከዛሬ ቀን በኋላ ቀጥሎ የሚመጣው እሁድ ለመሆኑ። እኔም መስማማት መቻሌንና አወንታዊ ምላሽ መስጠት መቻሌን በዚህ ልክ እንግዲህ አዎ በሚር ቃል በመስጠት አረጋግጬለት ወይም ደግሞ አጽድቄለታለሁ ማለት ነው። እና ምንድነው? በዚህ ሀሳብ ላይ እኔም ተስማምቻለሁ ነገ እሁድ ነው እያልሁት ነው ማለት ነው። በሌላም ሌላም ምሳሌ ብናነሳ ለምሳሌ አንድ ቤተሰብ የሚባል ወይም ደግሞ በአንድ ቤት ውስጥ የሚኖሩ ቤተሰቦች ይባላሉ። እውነት ውሸት ተብዬ ብጠየቅ እውነት እልና ትስማማለህ በዚህ ብባል አዎ እላለሁ ማለት ነው። በዚህ ሀሳብ ትስማማለህ ተብዬ ስጠየቅ አሁን አዎ ብዬ ብል ማለት ነው። እንግዲህ ምናልባትም በአንድ ቤት ውስጥ የሚኖሩ የትኞቹም ሰዎች ማለት ነው ቤተሰብ እንደሆኑ በዚህ ሀሳብ ላይ እኔም እንግዲህ ሀሳቤን አረጋግጬ አፅድቄ ተስማምቻለሁ ማለት ነው። እና መልሱ በነገሮች ላይ መስማማትን ወይም ደግሞ ነገሮቹ እውነት መሆናቸውን የማረጋግጥበት ቃል ይሆናል ማለት ነው። አዎ ስንል በነገሮች መስማማት መቻሌን የሚያረጋግጥ ቃል ነው ማለት ነው። ስለዚህ በሌላ መልኩም እንግዲህ ሀዎ ሲባል ምን ማለት ነው? በአንድ ርዕሰ ጉዳይ ወይም በአንድ ጥያቄ ላይ የተነሱ ሀሳቦችን ሙሉ በሙሉ ሀሳቡ እውነት መሆኑንና በዚህ ሀሳብ ላይም ደግሞ የኔም አመለካከት አወንታዊ ምላሽ መሆኑን ለማረጋገጥም እንደዚሁ እጠቀመዋለሁ ማለት ነው። ለምሳሌ ትልቁ የመንግስት ሀላፊነት የዜጎቹን ሰላም ወቶ መግባት ማስጠበቅ ነው ተብሎ የሆነ አረፍተ ነገር። ቢገለጽልኝና እና በዚህ ሀሳብ ትስማማለህ ወይስ አትስማማም ወይም ደግሞ ይሄ ሀሳብ እውነት ነው ተብዬ ብጠየቅ መልሱ አዎ ይሆናል ማለት ነው። ይሄ ማለት ምን ማለት ነው? አዎ ምንም ጥያቄ የለውም አንድ መንግስት የመጀመሪያ ግዴታው የዜጎቹን ሰላም ወጥቶ መግባት ማስጠበቅ መቻል ስለሆነ ማለት ነው። እና ይህንን ሀሳብ እኔም ስለምጋራው ማለት ነው። እውነት ስለሆነ አዎ በሚል አወንታዊ ምላሽ በሀሳቡ መስማማት መቻሌን በዚህ ልክ እስማማለሁ ገልጻለሁ

እሺ አመሰግናለሁ እንግዲህ፤ ከምንም በፊት ሰላመ እግዚአብሔር ይቀድማልና ሰላም እንዴት አደራችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ማለት ነው የተጠየኩትን ቃለመጠይቅ በድምጽ አሰምቼ አነብና ቃለ መጠይቁ የማብራሪያ ወይም ደግሞ መልስ የምሰጥ ይሆናል አሁን ወደ ቃል መጠይቃችን እንሄዳለን። ዛሬ ይላል እንግዲህ ዛሬ ማለት ምን ማለት ነ? ስንል ምናልባትም ከትናንትና ቀጥሎ ከነገ ደግሞ በፊት ያለ የጊዜ ጊዜ ገደብ ነው ማለት ነው። ይህም ማለት እንግዲህ እንደ የትኛውም እንደ ማናቸውም የቀን አይነቶች አስራ ሁለት የቀን አስራ ሁለት ሰዓት የቀን እርዝማኔ እንደዚሁም ደግሞ አስራ ሁለት ሰዓት የሌሊት እርዝማኔ በአንድ ላይ ሃያ አራት ሰዓትን አካቶ ወይም አሟልቶ የሚይዝ አንድ እለት ያም ማለት ዛሬ አሁንኑ እኔ እያወራሁበት ያለሁት እለት ይሆናል ማለት ነው። ዛሬ ስንል እና ዛሬ ማለት ዛሬውኑ አሁን እያወራሁበት ያለሁበት ሰዓቱ እንግዲህ ዛሬ ይባላል ማለት ነው። ከትናንትና ቀጥሎ ወይም ደግሞ ከነገ በፊት ያለው ቃል ጊዜ ማለት ነው ይሄ ሰዓት ምን ይባላል ማለት ነው ዛሬ እንለዋለን ማለት ነው እና ብዙ ጊዜ ሰዎች ማለት ነው ስራን እንግዲህ በትኩረት መስራት እንደሚገባ ሲመክሩ ስራን ነገ ሳይሆን ዛሬውኑ ጀምር ይላሉ። የትኛውንም አይነት ነገር እንግዲህ ወደ ተግባር ለመለወጥ ነገን ሳይሆን ዛሬን ጀምር። ይላሉ ይሄ ማለትም ማለት ነው ዛሬ ምን ያክል ትልቅ ቦታ እንዳላትና ዛሬን በትክክል እስራላይ ያዋልን ሰዎች ነገ የተሻለ ውጤት እያለን ወይም ደግሞ የተሻለ ውጤት እንደምናስመዘግብ በቀላሉ መረዳት ይቻላል ማለት ነው እና ሁሌም ቢሆን ማለት ነው ነገን ከማቀድ ይልቅ ዛሬን በተግባር በመግለጽ ዛሬውኑ ስራን በመስራት ዛሬውኑ ውጤታማ መሆን ለተገቢ ነውና ዛሬን በከንቱ ባለማባከን ነገሮቹን ሁሉ ዛሬ ነገ ሳንል ዛሬውኑ በመጀመር ስራችን አፈጻጸም የስራ አፈጻጸማችንን የጥሩና የተዋጣለት ወይም ደግሞ ውጤታማ እንድንሆን እንግዲህ የትኛውንም አይነት ስራ ዛሬውኑ በመጀመር ውጤታማ እንሁን የሚል የግል እንግዲህ በጣም ምክሬ ነው ወይም ደግሞ አስተያየቴ ነው። ማለት ነው በዚህ ሀሳብ ላይ ስለዚህ ዛሬ እንግዲህ ምክንያቱም ትናንትና አልፏል ምንም ተመልሶ የሚመጣ አይደለም ነገም ገና ህልም ነው ሊመጣ ላይመጣ የሚችል ህልም ነው። ዛሬ ግን በእጃችን የያዝነው እለት ነው እና እንግዲህ ህልም ከመመኘት ያለፈውንም ከመጸጸት ዛሬ በእጃችን የያዝነውን ሰዓት እንግዲህ ይቺን ወርቃማ የሆነች ጊዜ ማለት ነው በአግባቡ ስራ ላይ በማሳለፍ ማለት ነው እንግዲህ ዛሬን ጥሩ ውጤት ሰርተን የተሻለ ገቢ እንዲኖረን ዛሬን በአግባቡ በመጠቀም ስራ ላይ በማዋል ስራችንን እንስራ የሚል ጠንከር ያለ መልእክት አለኝና በአንዳንድ ሰዎች ሰነፍ ሰዎች በተለይ፤ ምንድነው አንድን ስራ ዛሬ ነገ ዛሬ ነገ እያሉ ማለት ነው ወራትን፣ ሳምንታትን፣ ወራትን አልፎም አመታትን ሳይሰሩት ዝም ብለው ያሳልፉታል ማለት ነው። ነገር ግን እንደውም ታላላቅ አባቶች ምን ይላሉ መቶ እርምጃ አለኝ ብለህ መቶውን እርምጃ ነገ እጨርሰዋለሁ አትበል ያንን መቶ ከመቶ እርምጃ አንዱን እርምጃ ዛሬውኑ ጀምረው ይላሉ ያ ማለት ምን ያክል እንግዲህ ስራዎችን ዛሬውኑ ወዲያውኑ መጀመር ምን ያክል ነገ የተቃለለ ስራ እንደሚኖረን ግልጽ ለማድረግ ሲፈልጉ ነው እንግዲህ እንደዚህ አይነት አባባል ወይም ደግሞ እንዲህ አይነት ጥቅስ የሚጠቀሙት ማለት ነው እና ሁላችንም ብንሆን ማለት ነው፤ ስራ ስንሰራ በአግባቡና ወዲያውኑ መስራት መቻል አለብን ማለት ነው። በሌላ አገላለጽም እንግዲህ ዛሬ ስንል ሁላችንም እንደምናውቀው የተለያዩ የስራ ጫናዎች ይኖራሉ ስለዚህ እነዚህን የስራ ጫናዎች ነገ ከነገ ወዲያ እያልነ እቅድ ከማውጣት ይልቅ ዛሬውኑ አቅደንና ዛሬውኑ በመጀመር ስራዎችን በአጭር ጊዜ በተቀላጠፈ ሁኔታ እንድንጨርስ ስለሚያስችለን ሁሌም ቢሆን ማለት ነው ዛሬ መሰራት ያለባቸውን ስራዎች ዛሬውኑ እንዲሰሩ የስራ ቅደም ተከተል በመስጠት ዛሬዉኑ የስራ እቅድ በማውጣት ዛሬዉኑ መስራት እንደሚገባ እንግዲህ የተለያዩ የጊዜ አጠቃቀም ባለሙያዎች ማብራሪያ ይሰጡበታል ማለት ነው እና እንግዲህ ሁላችንም በዚህ ርዕስ ላይ ያለን ሀሳብ ማለት ነው፤ የትኛውንም አይነት ስራ ለነገ ያሉት ለነገ ያሉት ለነገ ያሉት ስራ ያስቸግራል ለነገ ያሉት መብል ያገለግላል። የሚባል የአባቶች ትልቅ አባባል አለ። ያ ማለት ምን ማለት ነው? ስራን ለነገ ብሎ መቅጠር አስቸጋሪ ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም ወሳኝ እና አስፈላጊ ነገር ነውና። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ማለት ነው። ካለመጠይቁን በድምጽ አሰምቼ አነብና ለካለመጠየቁ መልስ የምሰጥ ይሆናል ወደ ቃለ መጠየቃችን እንሄዳለን። አይን ይላል እንግዲህ አይን ማለት ምን ማለት ነው? አይንስ ለምን ለምን አገልግሎት ይውላል? ወይም ደግሞ ለምን ይጠቅማል በሚሉና ሌሎቹንም ጥያቄዎች እያነሳሁ ማለት ነው። በእነዚያ ጥያቄዎች ላይ የመልስ ማብራሪያ የምሰጥ ይሆናል ወደ ትንታኔው እሄዳለሁኝ። እንግዲህ እንደሚታወቀው የሰው ልጅ ከተለያዩ የሰውነት ክፍሎች የተገነባ ወይም ደግሞ የተለያዩ የሰውነት ክፍሎች ያሉት ፍጡር ነው ማለት ነው። እንግዲህ ሰው ልዩ ልዩ የሆኑ የሰውነት ክፍሎች ያሉት ልዩ የሆነ ፍጡር ነው። ከእነዚህ ልዩ ልዩ ክፍሎቹ ደግሞ አንዱ አይን ይሆናል ማለት ነው። እንግዲህ አይናችን በተለይ በእኛ በፊት ለፊታችን ከጭንቅላታችን ዝቅ ብሎ ፊታችን ላይ በአፍንጫችን መካከል ላይ ያሉ ሁለት ጥንድ አይኖቻችን አሉ ማለት ነው። እና እነዚህ ሁለት ጥንድ አይኖቻችን እንግዲህ ነገሮችን በማየት ስለ ነገሮቹ ትንታኔ ወይም ማብራሪያ ወይም ደግሞ ስለ ነገሮቹ ክብደት ወይም ቅለት ወይም ደግሞ የቀለም አይነት ወይም ደግሞ ባህሪ እንደ አጠቃላይ እንግዲህ ስለ አንድ ነገር ስለ ስለ አንድ ነገር ባህሪው ክብደቱ ቅለቱ መልኩ ቁመናው እንደዚሁም አቀማመጡ አቃቃ አካሄዱ አረማመዱ ሁሉን ነገር ማለት ነው በጥልቀት መርምረን ማየት መርምረን መግለጽ የምንችለው በአይናችን አይናችንን በአይናችን ማየት በመቻላችን ነው ማለት ነው። ስለዚህ አይን ለምን ያገለግላል? ቢባል ነገሮችን አይቶ እንግዲህ በነገሮች ነገሮችን በአይናችን በማየት ከዚያ በኋላ ደግሞ ባየነው ነገር ላይ ጥልቅ የሆነ ምርምርና እንደዚሁም ደግሞ ውሳኔ የሚሰጥ ከተለያዩ የሰውነት ክፍላችን አንዱ የሆነው አይናችን ነው ማለት ነው። ለምሳሌ የአንድን ቤት አሰራሩን ቀለሙን እንደዚሁም ደግሞ ስፋቱን ጥበቱን ወይም ደግሞ እንግዲህ ከፍታውን የጣራውን ሁኔታ ወይም ደግሞ የተሰራበትን ማቴሪያል ሁሉን ነገር ማለት ነው። በአይናችን በማየት ስለዚህ ነገር አጠቃላይ ሁኔታ ውሳኔ መስጠት የሚችለው በአይናችን ባየነው በእይታችን ይሆናል ማለት ነው። ስለዚህ አይን ነገሮችን በጥልቅ በሆነ መልኩ በማየትና በመረዳት ስለነገሮቹ ያለን ግንዛቤ በቀላሉ እንድንጨብጥ ያስችለናል ማለት ነው። ለምሳሌ አይን የሌለው ሰው ምናልባትም ስለእነዚህ ነገሮች ማወቅ ወይም መረዳት ሲፈልግ እንግዲህ በእጆቹ እየዳሰሰ ምን ያህል ስፋት ምን ያህል ጥበት ምን ያህል ስፋታቸው ምን ያህል እንደሆነ ጥበታቸው ምን ያህል እንደሆነ እንግዲህ በእጁ በመዳሰስ ነገሮችን ይረዳል ማለት ነው። ይሄ ደግሞ አንድ እንግዲህ እንከን ይሆናል ማለት ነው። እና እንግዲህ አይን የጎደለው ሰው አካለ ስንኩል ይባላል። ነገር ግን አይን አይን ያለው ሰው ደግሞ ባለሙሉ ፍጡር ነውና ይሄ ፍጡር ማለት ነው። ነገሮቹን ሁሉ በቀላሉ በማየት በመረዳት አደጋ የሚያደርሱ ነገሮችንም እንዲሁ በቀላሉ በማየት ከአደጋ ከሚያደርሱ ነገሮች እንዴት አድርጎ ራሱን እንደሚከላከል እና ራሱን ተከላክሎ ደግሞ ራሱን የራሱን ደህንነት እንደሚያስከብር እንደሚያስጠብቅ በዚህ ልክ እንግዲህ አይናችን ትልቅ አገልግሎት ወይም ትልቅ ሚና ይኖረዋል ማለት ነው። ለምሳሌ አሁን እኛ አይን ስላለን ከፊት ለፊታችን ላይ ምን እንዳለ ወደ እኛ ምን እየመጣ እንደሆነ በቀላሉ በአይናችን አይተን በመረዳት ወይም በመገንዘብ ማለት ነው ለሚመጣው እኛን ጉዳት እኛ ላይ ጉዳት ሊያደርስ የሚችለው ነገር ወደ እኛ ሲመጣ ለሚያደርሰው ጉዳት ቅድመ ጥንቃቄ በማድረግ እንግዲህ የመከላከል ስራን እንሰራለን ማለት ነው። ስለዚህ አይናችንን ስለእኛ ደህንነት እንግዲህ ልዩ አስተዋጽኦ ወይም ሚና ይኖረዋል ማለት ነው። እና አይን በዚህ ልክ እንግዲህ ለሰው ልጅም ይሁን ለእንስሳት ትልቅ አስተዋጽኦ ማለት እንግዲህ ስለ ደህንነታችን ስለ ማንነታችን ወይም ደግሞ ነገሮችን በቀላሉ አይተን ለነገሮቹ ጥልቅ የሆነ ግንዛቤ እንዲኖረን የሚያስችለን ከተለያዩ የሰውነት ክፍሎቻችን አንዱ የሆነው አይናችን በመሆኑ ለአይናችን እንግዲህ በዚህ ልክ እንክብካቤ ልናደርግለት ይገባል ማለት ነው። ልዩ የሆነ የሰውነት ክፍላችን በመሆኑ እንግዲህ ለአይናችን ልዩ ጥንቃቄ በማድረግ ደህንነታችን ጤንነታችንን መጠበቅ አለብን የሚል ጠቅልል ያለ መልስ ነው። ያለኝ አመሰግናለሁ

እሺ አመሰግናለሁ እንግዲህ ከእንደተለመደው ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት አላችሁ እንዴት አደላችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ እንግዲህ ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ ማብራሪያ የምትሰጥ ይሆናል ማለት ነው ወደ ቃለ መጥቼ መጠይቃችን አጭበርብር ይላል። እንግዲህ አጭበርብር ሲል ምን ማለት ነው? ስንል በመጀመሪያ ደረጃ አጭበርብር በግስ ደረጃ የተቀመጠ በመሆኑ ትእዛዛዊ አረፍተ ነገር ነው ማለት ነው። ነገር ግን አጭበርብር የሚለውን ቃል እንዲሁ ትርጉሙን ስናየው ሸጉድ አታል አጭበርብር አጭበርብር ማለት ሸውድ አታል ወይም ደግሞ የሆነ የውሸት የሆነ ሴራ አሲር እንደማለት ይሆናል ማለት ነው። ስለዚህ ትርጉሙን ማለት ነው አጭበርብር ስንል ማታለልን የሚያመለክት ቃል ነው ማለት ነው። ነገሮችን ወይም ሰዎችን ማለት ነው። አታሎ መሸወድ መቻል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ እንግዲህ ምንድን ይባላል መላ ነው መላ ነው ያጣ ሰው ሌባ ነው ይባላል። አሁን ብዙ ጊዜ እንግዲህ የገንዘብ እጥረት ያለባቸው ሰዎች ማለት ነው። ገንዘብ ሰርተው ከማግኘት ይልቅ በማጭበርበር ገንዘብ ማግኘት የሚፈልጉ ሰዎች አሉ። ይሄ ማለት ምንማለት ነው? ገንዘብ ያላቸውን ሰዎች በተለያየ አይነት ሙድ በመግባት ማለት ነው ያታልሉና ወይም ደግሞ ይሸውዱና። እንግዲህ ያንን ገንዘባቸውን የግላቸው ለማድረግ የሚሞክሩ ሰዎች አሉ። እና እነዚህ አይነት ሰዎች ምን ይባላሉ? አጭበርባሪ ይባላሉ ማለት ነው። ስራቸውም አጭበርብር አጭበርባሪ ይሆናሉ ማለት ነው። አታላይ ወይም ደግሞ ሸዋጅ የሚሸውደው አታለው ወይም ደግሞ በሆነ በውሸት መረጃ የሆነን እንደነሱ የማይገባን ጥቅም አጭበርብረው ለግላቸው ማድረግ መቻል ማለት ነው። ለምሳሌ ምንድነው? ደላላ ይባላሉ ለምሳሌ አንድን ጉዳይ አንድ ጉዳይ ማስፈጸም የፈለገ ሰው ጉዳይ ፈጻሚና ጉዳይ አስፈጻሚ አለ። እንግዲህ በዚህ መካከል ደግሞ ጉዳይ እንዲፈጸምለት የሚፈልግ ሰው ምናልባትም ጊዜ ላይኖረው ስለሚችል ምን ያደርጋል? ጉዳዩን እንዲፈጸምለት ለሌላ አካል ጉዳዩን ይሰጥና ስለዚህ ያ ጉዳይ ደግሞ ይሄንን ጉዳይ የሚያስፈጽመው አካል ደግሞ ገንዘብ እንግዲህ ይቀበለዋል ማለት ነው። ስለዚህ ይሄን ገንዘብ እንግዲህ የራሱ ስምምነት ይኖራል በዚያ ስምምነት መሰረት ውል ተዋውለው ወይም ተስማምተው ማለት ነው። ጉዳዩን ሊያስፈጽምለት እንትን ይልና ከዚያ ወደ ስራው ሲገባ ምናልባትም እንግዲህ አውቆ ሰውየውን በመጀመሪያ ደረጃ በቀላሉ በዚህ ጊዜ በአጭር ጊዜ እንደዚህ እንደዚህ እያለ የውሸት ትርክቶቹን ይተርክ ይተርክ እና ከዚያ ብሩን ከተቀበለ በኋላ ጉዳዩንም አላስፈጽምም ብሎ ይጠፋል ማለት ነው። ስለዚህ ይሄ ሰውዬ ምንድነው ማለት ነው? አጭበርባሪ ሌባ ነው ማለት ነው። ስለዚህ አጭበርበር ሲል በዚህ ልክ ነገሮችን አታል ሸውድ እንደማለት ይሆናል ማለት ነው። ስለዚህ ወይም ደግሞ አጭበርብር ሲባል በሌላ አገላለጽም ለምሳሌ አሁን እኔ ገበያ ላይ እንግዲህ የተለያዩ የገበያ የኢንዱስትሪ ምርጥ ውጤት የሆኑትን ልገዛ እሄዳለሁኝ ስለዚህ። እኔ የምፈልገው እንግዲህ ልዩ ጥራት ያላቸውን እቃዎችን ነው መግዛት የምፈልግ ከዚያ በኋላ ሄጄ እንደዚህ አይነት ጥራት ያለው እንደዚህ እንደዚህ አይነት የሚባል እቃ ብዬ ስጠይቀው አውቆ ያጭበረብርና ንጹሁን እቃ በይደብቅና ፎርጅድ የሆነውን ማለትም አርቲፊሻል የሆነውን ነገር ምን ያደረገኝልኛል ማለት ነው። ሸውዶ ይሸጥልኛል ማለት ነው። ስለዚህ የሰውዬ እኔን ምን አደረገኝ ማለት ነው። አጭበረበረኝ ሸወደኝ ወይም ደግሞ አታለለኝ ማለት ነው። ይሄኛው እኮ ነው አንተ ያልኩህ እኮ ይሄ ነው። ምናምን ብሎ የድለላ ቃላትን ይጠቀምና እኔን ደልሎ ማለት ነው ያልኩትን ትቶ ያላልኩትን ይሰጥና ከዚያ በኋላ ብሩን ተቀብሎ ላሽ ይለኛል ከዚያ እኔም እንግዲህ ምንም ማድረግ አልችልም። ዝሮ ወደህ ገዝተኸኛል የት ወስጄ እንግዲህ ልጠቀመው ስል ምን ይሆናል ማለት ነው? የተፈለገውን አገልግሎት ላይሰጥ ይችላል። በዚህን ሰዓት እንግዲህ እኔም ሄጄ እንዴት እንደዚህ የተበላሸ ወይም ደግሞ እንዴት እንደዚህ ኦሪጅናል ያልሆነ እቃ ትሸጥልኛለህ ብዬ ብለው እሱ አጭበርብሮ ስለሸጠልኝ ማለት ነው። እንግዲህ ወደህና ፈቅድህ የገዛው ስለሆነ ምን ላድርግህ ይለኛል ማለት ነው። እና ይሄ ሰው ምንድነው ማለት ነው? አጭበርባሪ አጭበርብር ነው ማለት ነው። ስራው አጭበርባሪ ይሆናል ማለት ነው። በሌላ መልኩም አሁን ለምሳሌ እኔ ኦሪጅናል ቻርጀር ልገዛ ሄጄ ኦሪጅናል ቻርጀር ሰጠኝ ብዬ እንግዲህ ስሪቱ እንደዚህ እንደዚህ ሆነ ብዬ እንግዲህ የራሱን ብራንድ ጠቅሼ ይሄን ስጠኝ ብዬ ስለው እንግዲህ ምናልባትም በፎርጅድ መልኩ ማለት ነው ተለጣፊ ስም ይሰጡና ኦሪጅናል ነው ብሎ ይሸጥልኛል ያንን ወስጄ እንግዲህ ስጠቀም ምናልባትም ከሁለት ቀን ሶስት ቀን በኋላ ይሄ ቻርጀር

እሺ እንግዲህ ከምንም በፊት ሰላም ትልቅ ዋጋ አለውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመው ካለመጠየቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን ዘጠኝ ይላል እንግዲህ ዘጠኝ ማለት ምን ማለት ነው? በሚለው ስለ ዘጠኝ የተለያዩ ርዕሰ ጉዳዮችን እያነሳው ማለት ነው ልዩ ልዩ ማብራሪያዎችን የምሰጥ ይሆናል ወደ ማብራሪያው እንሄዳለን። ዘጠኝ እንግዲህ እንደማናቸውም የመቁጠሪያ ቁጥሮች አንዱ መቁጠሪያ ቁጥር ነው ማለት ነው። ማለትም መሰረታዊ ቁጥር ነው መሰረታዊ የምንላቸው ከዜሮ ይዘው እስከ ዘጠኝ ድረስ ናቸው። እና የመሰረታዊ ቁጥሮች መጨረሻ ነው ማለት ነው። አስር እና ከዚያ በላይ ያሉት ቁጥሮች ግን እነዚህን መሰረታዊ ቁጥሮችን በአንድ ላይ የቀላቀልን የምንፈጥረው ቁጥር በመሆኑ ምክንያት ማለት ነው። እንግዲህ ዘጠኝ መሰረታዊ ቁጥር ትሆናለች መሰረታዊ መቁጠሪያ ቁጥር ትሆናለች ማለት ነው። እና ዘጠኝ እንግዲህ በቅርጿ የስድስት ተገላቢጦች ትሆናለች ማለት ነው። ስድስት እና ዘጠኝ በቅርጻቸው ተመሳሳይ ሆኖ ነገር ግን ተገላቢጦሽ ተቃራኒ ይሆናሉ ማለት ነው። አጻጻፋቸው በተቃራኒ አቅጣጫ ይሁን እንጂ አጻጻፋቸው አንድ አይነት ይሆናሉ ማለት ነው። በተለይ በአውሮፓውያን ቁጥር ጊዜ ማለት ነው። ስለዚህ ዘጠኝ እንግዲህ በቤተክርስቲያን ደግሞ ልዩ ትንታኔ አላት። እንግዲህ ዘጠኙ ተሳቱ ነገደ መላእክት ይባላል እንግዲህ የመላእክት ስብስብ በዘጠኝ ክፍል ስለሚከፈል ዘጠኙ ነገደ መላእክት ተብሎ በዘጠኝ ክፍል ስለሚከፈሉ ማለት ነው። ዘጠኝ በዚህ መልኩ በቤተክርስቲያን አስተምሮ በኩል ልዩ ቦታ የሚሰጣት ቁጥር ናት ፍጹም ቁጥርም ናት ይባላል ልክ እንደ ሰባት ማለት ነው። ስለዚህ ዘጠኝ ምናልባትም ልክ ምንድን ናት? የአስር ቀዳማይ የስምንት ተከታይ የሆነች ማለትም በአስር እና በስምንት መካከል የምትገኝ መቁጠሪያ ቁጥር ናት ማለት ነው። ስለዚህ ዘጠኝ ደግሞ እኩል የማይካፈል ቁጥር በመሆኑ ኦድ ይባላል ማለትም ኢተካፋይ ቁጥር ነው ማለት ነው። ያ ማለት ለሁለት እኩል አይከፈልም ማለት ነው። ለምሳሌ ዘጠኝ አስራ አንድ እና አስራ ሶስት እያልን እንደምንጠራቸው አይነት ቁጥሮች ማለት ነው። ስለዚህ ዘጠኝም በዚህ መልኩ ኢተካፋይ ለሁለት እኩል የማይካፋል ቁጥር ነው ማለት ነው። እና ዘጠኝ እንግዲህ በዚህ ልክ ነው ዘጠኝ በሚለው ቁጥር ላይ ያለኝ ጥንታኔ። ዳግም ደግሞ በተለያዩ ርዕሰ ጉዳዮች ተመልሼ የምመጣ ይሆናል እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ፣ እንግዲህ ከምንም በፊት ሰላም ትልቅ ዋጋ አለውና ሰላም እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። "ምን" ይላል፣ እንግዲህ "ምን" የሚለውን ቃል እንዲሁ ስናየው ነገሮችን በጥልቀት ለመረዳት ስለአንድ ነገር ምንነት ማንነት በቃ የራሱን መለያ ስያሜውን ለማግኘት ወይም ደግሞ ጥልቅ የሆነ መረዳት ወይም ደግሞ ጥልቅ የሆነ መገንዘብን ለማግኘት ማለት ነው ስለ አንድ ጉዳይ "ምን?" በማለት እንጠይቃለን ማለት ነው። ለምሳሌ ሁለት ሁነን እያወራን እያለን እንግዲህ እየተጨዋወትን ስለ አንድ ስለ ሆነ ጉዳይ ሊሆን ይችላል የምናወራው ወይም የምንጨዋወተው ስለዚህ ሰውየው የተናገረውን ሀሳብ በደንብ ሳልረዳው ከቀረሁኝ "ምን?" ብዬ መልሼ እጠይቃለሁ ማለት ነው። ይሄ ማለት ምን ማለት ነው ነገሮቹን እንደ በግልጽ እንድረዳ ወይም እንዳውቅ ወይም ደግሞ ስለ አንድ ነገር ምንነት በገ በደንብ እንድረዳ ማለት ነው የሚያስችል ቃለመጠይቅ ነው ማለት ነው። ስለዚህ ለምሳሌ አሁን የሆነ ጓደኛ እያወራኝ እያለ ያወራውን ነገር በደንብ ካልሰማሁትና ካልተረዳሁትኝ "ምን?" በማለት ስጠይቀው ቃሉን እንደገና ደግመህ ንገረኝ፣ አልተረዳሁህም እያልኩት ነው ማለት ነው። ስለዚህ መልሶ ሲነግረኝ እንግዲህ ያ የሚያወራው የተናገረው ሀሳብ ማለት ነው ስለ ምንነቱ ስለ አፈጻጸሙ ስለ ድርጅቱ ወይም ደግሞ ስለ አጠቃላይ ሁለንተናዊ ምንነቱ በግልጽ መረዳት እችላለሁ ማለት ነው። ለምሳሌ ምን ተብሎ ሊጠየቅ ይችላል፣ "ትናንትና ምን ነበር የነገርከኝ? ምን ነበር ያልከኝ?" ብሎ ሊጠይቀኝ ይችላል። ስለዚህ አሁን ትናንትና ለምሳሌ አንድን ሰው በሬዎችን ወደ መስክ እንድትወስዳቸው ብዬ አዝዤው እንግዲህ እነዚህን በሬዎች ምናልባትም ወደ መስክ በራሱ ጊዜ ወስዷቸው ሊሆን ይችላል፤ ወይም ላይወስዳቸው ይችላል፤ ነገር ግን "ምን ነበር ያልከኝ? ምን ነበር ያዘዝከኝ?" ብሎ ሲለኝ ምንድነው ምናልባትም የሆነ ትእዛዝ አዝዤው ነበር ማለት ነው። ከብቶችን እንዲያበላቸው አዝዤው ነበር፣ ወይም ደግሞ ቤት እንዲጠብቅ አዝዤው ነበር፣ ወይም ደግሞ ብቻ የሆነ ስራ እንዲፈጽም እንዲሰራ ትእዛዝ አስተላልፌ ነበር ማለት ነው። ስለዚህ ያንን ትእዛዝ መልእክቱን መስማት መረዳት ባለመቻሉ ሳይፈጽመው እንደቀረ በቀላሉ መረዳት ይቻላል ማለት ነው። ወይም እንግዲህ በሌላ አገላለጽ "ምንድነው ዛሬ ምን ነበር የሰራን?" ብሎ ሊጠይቀኝ ይችላል። ስለዚህ ዛሬ ምን ምን ስራዎችን እንደሰራሁ በግልጽ ማለት ነው ጠዋት ወደ ስራ ከገባሁበት አንስቶ ለምሳ እስከወጣሁበት ድረስ ምን ምን ስራ እንደሰራሁኝ በግልጽ እንግዲህ በእያንዳንዱን ተራ በተራ ማስረዳት ይጠበቅብኛል ማለት ነው። ወይም ደግሞ በሌላ አገላለጽ ለምሳሌ "የአበበ ልጅ ምን ነበር" ወይም ደግሞ "ትናንትና የአበበ ልጅ ምን ሲሰራ ነው የዋለ?" ተብሎ ቢጠየቅ ለምሳሌ እንግዲህ የአበበ ልጁ እንግዲህ የሆነ ቦታ ላይ ሆኖ ምን ስራ ሲፈጽም እንደዋለ ወይም ምን ድርጊት ሲያከናውን እንደዋለ በቀላሉ ስለ ትናንትና ስለሰራው ስራ ወይም ስለፈጸመው ድርጊት ምናልባትም እንግዲህ ይህ ስራ ወይም ድርጊት አንድም ወንጀል ሊሆን ይችላል፤ ሁለትም ደግሞ መልካም ተግባር ሊሆን ይችላል። ዙሮ ዙሮ ግን ምን ስራ ሲሰራ እንደዋለ ለማረጋገጥ ወይም ደግሞ ምን ስራ ሲሰራ እንደዋለ በቀላሉ መረዳት እንዲቻል "ምን?" ተብሎ ይጠየቃል ማለት ነው። ትላንት "ምን ስታደርግ ነው የዋልክ?" "ትላንትና ትላንት ምን ስታደርግ ነው የዋልክ?" ተብሎ ቢጠየቅ እንግዲህ የትናንትናውን እለት ማለት ነው ምን ምን ስራ ስሰራ እንዳሳለፍኩትኝ የሚጠይም ለመረዳት የሚያጠይቅ ቃለ መጠይቅ ነው ማለት ነው፤ እና ምናልባትም እንግዲህ ትናንትና እኔ ለምሳሌ ቢሮ ቁጭ ብዬ የቢሮ ስራዬን ስሰራ ከዋልኩኝ በዚህ ጥያቄ መሰረት ማለት ነው ትላንት ቢሮዬ እንግዲህ በመደበኛ የስራ ሰዓት ቢሮ ነው የዋልኩትኝ፤ እንደዚሁም ደግሞ ቢሮ ቁጭ ብዬ የቢሮ ስራዎችን ነው ስሰራ የዋልኩ ብዬ መልስ ልሰጥ እችላለሁ ማለት ነው። ወይም ለምሳሌ "የኢትዮጵያ ታሪክ ስለምን ነገር ያትታል?" ተብሎ ቢነገር ምክንያቱም እንግዲህ የኢትዮጵያ ታሪክ ብዙ ጊዜ ማለት ነው ጀግኖች አባቶቻችን እጅግ በጣም የሚገርም ታሪካዊ ክስተቶችን እየፈጸሙ ወይም ደግሞ የሚገርሙ የሚገርሙ ውጤቶችን እያስመዘገቡ ያለፉ ለመሆናቸው ታሪክ በጽድቅ ያስረዳናል ማለት ነው። ለምሳሌ "የኢትዮጵያ ታሪክ ስለ ምን ያወራል?" ተብሎ ቢባል ለምሳሌ ስለ ጣሊያን ጦርነት ሊያወራ ይችላል፤ እንደዚሁም ደግሞ የሰው ልጅ የስልጣኔ መሰረት እንደዚሁም የሰው ልጅ መገኛ ኢትዮጵያ ስለመሆኗ እንግዲህ ታሪክ በተለያየ አጋጣሚ የራሱን ሀሳብና ማስረጃ እያቀረበ ሊተነትን ወይም ሊያብራራ ይችላል ማለት ነው፤ እና ምን ተብሎ ሲጠ